እድለኛ ነገር አለህ እድለኛ ነገር አለኝ። አብዛኛው ጊዜ እኔ እድለኛ የምሆንበት በሎተሪ ነው። እንዲሁም ደግሞ በተለያዩ የኦንላይን ስራዎች ላይ እድል ያጋጥመኛል ማለት ነው። ጥሩ የሆነ ገንዘብ የማገኝበት የሆነ አሪፍ የሆነ ቻንስ አለኝ ማለት ነው። እኔ በብዛት ማለት ነው እድለኛ እንዴት ልንሆን እንችላለን ካልነ? አዳዲስ ነገራቶችን በመፈለግ እንዲሁም ደግሞ ፕላትፎርሞችን በመጠቀም የተለያዩ ዌብሳይቶች ውስጥ በመግባት የሰራ እድሎችን በመፈላለግ ሰው ከሰው ጋር ኮምንኬት አዳዲስ ነገራቶችን አዳዲስ እድሎችን ለመፍጠር እንችላለን ማለት ነው። እና እኔ እድለኛ ነኝ ብዬ የማስበው ምንድነው? እዚህ ጂጅጋ ዩኒቨርሲቲ ውስጥ በመግባቴ ነው። አስራ ሁለተኛ ክፍል ተፈትኜ የማትሪክ ውጤት ከመጣልኝ በኋላ ወደ ዩኒቨርሲቲ የመጣሁበት አጋጣሚ የኔ ትልቅ የሆነ እድል ይዞልኝ መጥቷል ማለት ነው። እዚህ ዩኒቨርሲቲ ሆኜ ብዙ ነገር አግኝቻለሁ ብዙ ነገር ተጠቅሜያለሁ ማለት ነው። ብዙ ገንዘብ አግኝቻለሁ። እንዲሁም ደግሞ ብዙ አይነት የሰራ እድሎች መመልከት ችያለሁ ማለት ነው። እና እድለኛ ነኝ ብዬ እማስበው ጅጅጋ ዩኒቨርሲቲ ዩኒቨርሲቲ መግባቴ ነው ማለት ነው። ሲቀጥል ደግሞ ከዩኒቨርሲቲ በኋላ ደግሞ ዲፓርትመንት ውስጥ መግባቴ ነው። ዲፓርትመንት ውስጥ የማጠናበት የሆነ የጥናት መስክ ውስጥ ቬተርናሪ ውስጥ በመግባቴ በጣም ደስተኛ ደስተኛ ነኝ ማለት ነው። የእንስሳት ህክምና ገብቼ በመማሬ በጣም ደስተኛ ነኝ አሁን አሁን ስድስተኛ አመት ላይ መድረሴ በጣም አስደስቶኛል። ስድስተኛ አመት በመድረሴም ደሞዝ ማግኘት ጀምሬያለሁ ማለት ነው። ለተለያዩ ነገራቶች እየተባለ ደሞዝ ይሰጠኛል እና በጣም እድለኛ ሁለተኛ እድለኛ የሆንኩበት ነገር ደግሞ ዩኒቨርሲቲ ከገባሁ በኋላ ያው የእንስሳት ህክምና ውስጥ የእንስሳት ህክምና ውስጥ በመግባቴ ነው ማለት ነው። ሲቀጥል ደግሞ እዚህ መስጊድ ውስጥ በመመላለሴ አቅዴን በማጥራቴ እምነቴን በማጥራቴ ያው ደስተኛ ነኝ በጣም ትልቁ የሆነ ደስታ የሰጠኝ እንደውም ደግሞ እሱ ነው ማለት ነው። ሲቀጥል ደግሞ እዚህ ታምራት ውስጥ ደግሞ እዚህ ዩቲዩብ ገብቼ የተለያዩ መረጃዎችን አግኝቼ ይሄው ለዚህ የዚ የኦላይን ስራ እድል ማግኘቴ በጣም ደስ ብሎኛል ማለት ነው። ባለፈው ጀኒ ላይ ሰርቼ ጥሩ የሆነ እድል አግኝቻለሁ ወደ ሰላሳ ሺህ ብር ማግኘት ችያለሁ ማለት ነው። ጄኒ ፕላትፎርም ላይ መተግበሪያ ውስጥ ገብቼ ማለት ነው እና ያ የኔ ትልቅ የሆነ እድል ነው ማለት ነው። አሁን ደግሞ ይኸው ሳይለንሶ ላይ ገብቼ በመስራቴ ትልቅ የሆነ እድል ፈጥሮልኛል ማለት ነው። እና አሁን ደስተኛ ነው ያለው ሳይለንሶ ሳይለንሶን እየሰራው ስለሆነ ማለት ነው። እና እድሎች አንድ ጊዜ ነው እሚመጡ እና እድሎች በሚመጡ ሰዓት አንተ ያን ብቃት ከሌለህ ሊያልፍህ ይችላል ማለት ነው። እና ለምሳሌ የቋንቋ ብቃት ከሌለህ እድል በሚመጣ ሰዓት ወይም ስራ በሚገኝ ሰዓት አንተ ያን የቋንቋ እውቀት ከሌለህ ያልዳበረ ከሆነ ያ እድል ሊያመልጥህ ይችላል። እና ሁሌ ለእድሎች ዝግጁ ሁነን መጠበቅ አለብን ማለት ነው። ወይ? አግባብ የሆነ ጥሩ የሆነ ሙያ ይዘን እድሎችን መጠበቅ አለብን ማለት ነው። ምክንያቱም እድሎች ከመጡ አንዴ ብቻ ስለሚመጡ ተመልሰው አይመጡምና ማለት ነው። እና እድሎችን እንዳናሳልፍ ያው እኛ ብቃት ተምረን የቋንቋም ሊሆን ይችላል የተለያየ ሙያዎችን አዳብረን መዘጋጀት አለብን ማለት ነው። እድሎች ሲመጡ ቶሎ ብለን እንድናገኝ ማለት ነው። ያው እድል ስንባል ስንት አይነት እድል? አለ ካልን? ብዙ አይነት እድል አለ ጤና ጤና ለምሳሌ እድል ነው ጤነኛ ሰው ለምሳሌ እድል ነው። ኮቪድናይንቲን ለምሳሌ ሀገሩ ሁሉ ታሞ አለም ሁሉ ተይዞ አንድ ሰው ካልተያዘ እድለኛ ነው ማለት ነው። እና ይሄ ትልቅ የሆነ እድል ነው። ሲቀጥል ደግሞ በብር ደግሞ በሎተሪ ሎተሪ የሚደርሰው ሰው እድለኛ ነው ማለት ነው። ሎተሪ የሚደርሰው ሰው ስንል ምን ማለታችን ነው? ለምሳሌ በአምስት ብር ሎተሪ ቆርጦ አንድ ሺህ ብር እንዲሁም ደግሞ አስር ሺህ ብር ወይም መቶ ሺህ ብር የሚበላ ሰው እድለኛ ነው ብለን እናስባለን ማለት ነው። እና ይሄ እድል በዚህ መንገድ ይገኛል ማለት ነው። ሲቀጥል ደግሞ ብዙ አይነት እድሎች አሉ። የውጭ ሀገር የትምህርት እድል አለ ውጭ ሀገር ሂደን እንድንማር የሚያስችለን ብዙ አይነት እድል አለ። የተለያየ የሆነ የስራ እድል አለ እና እነዛ እድሎች የሚመጡት እኛ ዝግጁ ስንሆን ነው ማለት ነው። እነዛን እድሎች ልንጠቀምበት የምንችልበት ዋናው ሁኔታ ዋናው ነገር እኛ ያን ሙያ አዳብረን ስንጠብቅ ነው ማለት ነው። ስንቅ ይዘን ስንጠብቅ ነው ለዛ ሙያ ወይም ደግሞ ለዛ እድል ዝግጁ ሆነን ያን እድል የምንጠቀምበት ማለት ነው። ምንም ሙያ ከሌለን ስልት ከሌለን ትምህርት እውቀት ከሌለን እድሉ መጥቶ ምንም አናደርገውም ማለት ነው። ሊያልፍን ይችላል። እና እድሎች አንዴ ብቻ ነው የሚመጡት እሚባል ነገር አለ። ውጮች የሚሯት አንድ አይነት አንድ ንግግር አለች እና እድል አንዴ ብቻ ነው የምትመጣ የምትባል ነገር አለች። እና ያን እድል በሚመጣ ሰዓት አንተ ዝግጁ ሆነህ መጠበቅ አለብህ። ዝግጁ ሆነህ ማጥበቅ ከሆነ ያ እድል ያልፍሃል ማለት ነው። እና በዚህ መንገድ እኔ ስለ እድል እናገር እናገራለሁ እኔ ደግሞ እድለኛ ነኝ ብዬ የማስበው የጄኒን ነው። አመሰግናለሁ

ምን አይነት የሙቀት መጠን ትመርጣለህ እኔ የምመርተው የሙቀት መጠን ስድስት ሰዓት ወይም አራት ሰዓት አካባቢ ያለው የሙቀት መጠን በጣም ደስ ይለኛል ሁለት ሰዓት ሶስት ሰዓት አራት ሰዓት ያለው የሙቀት መጠን በጣም ደስ ይለኛል ማለት ነው እየሞቀም ስለሚመጣ ብርድ ከሆነ በኋላ ሙቀት በላዩ ላይ እየተደረበ ስለሚመጣ ደስ ይለኛል ማለት ነው እና በዛም በዛም ሰዓት የምትወጣው ፀሀይ ደስ ይለኛል ሙቀቷ በጣም ደስ ይለኛል ማለት ነው ሰውነትን በጣም ትማርካለች ለሰውነት ሀይል ብርታት እንደሁም ደግሞ ደስታን ደግሞ ለአእምሮአችን ትሰጣለች ማለት ነው እና እረፍት ትሰጣለች የሁለት ሰዓት የሁለት ሰዓት ሶስት ሰዓት አራት ሰዓት ያለው የሙቀት መጠን በጣም ደስ ይለኛል ማለት ነው እና የሙቀት ምን አይነት የሙቀት መጠን ስንል የሙቀት መጠን ደስ የሚለኝ የሙቀት መጠን ወደ አስራ ሃያ ዲግሪ ሃያ ዲግሪ ሴልሼስ አይነት የሙቀት መጠን በጣም ደስ ይለኛል ማለት ነው በጣም ያልሞቀ እንዲሁም ደግሞ በጣም ያልቀዘቀዘ የሆነ መካከለኛ የሆነ የሙቀት መጠን ብዙ ስራ እንድንሰራ ያደርገናል ማለት ነው አንቸገርም ምንም ጭንቀት የለም በደስታ ነው የምንቆይ እየተጫወትን እየሳቅን የተለያዩ ስራዎችን እየሰራን እንድንቆይ ያስችለናል ማለት ነው ይሄ የሙቀት መጠን ማለት ነው በጣም ያልበዛ እንዲሁም ደግሞ በጣም ያልወረደ በረዶማ ያልሆነ ቀዝቃዛ ያልሆነ የሙቀት መጠን ደስ ይለኛል ማለት ነው እንዲሁም ደግሞ በሰአታት ስናየው ከሁለት ሰዓት እስከ ሶስት ሰዓት እንዲሁም ደግሞ ወደ ከቀትር በኋላ ደግሞ ከአስር ሰዓት እስከ አስራ አንድ ሰዓት ያለው የሙቀት መጠን በጣም ደስ ይለኛል በዛ ሰዓት እኛ አብዛኛውን ጊዜ ንፋስ ነው የሚሆን ንጹህ አየር ነው የምናገኝ ማለት ነው ከአስር ሰዓት እስከ አስራ አንድ ሰዓት ወደ ውጭ በመውጣት ወደ ተለያዩ ቦታዎች በእግራችን ወክ እናደርጋለን ማለት ነው ረጅም ጉዞ እንጓዛለን ምክንያቱም የሙቀት መጠኑ ጥሩ ስለሆነ ማለት ነው የሚያስጠላው የሙቀት መጠንሳ ካልን ስድስት ሰዓት እና ስድስት ሰዓት ሰባት ሰዓት ስምንት ሰዓት እስከ ዘጠኝ ሰዓት ያለው ሰዓት የሙቀት መጠን በጣም የሚያስጠላ ነው ማለት ነው በጣም ሞቃታማ ነው ለሰውነትም ጥሩ አይደለም ተስማሚ አይደለም እንዲሁም ደግሞ ለቆዳም ጥሩ አይደለም ማለት ነው በጣም ፀሀይ በተደበደብን ቁጥር ልንታመም እንችላለን ማለት ነው እና ሰውነታችን ሊዝል ይችላል እና ምንም ማድረግ አይቻልም በዛ ሰዓት ድካም ያመጣል እንደገናም ጭንቀት ያመጣል አእምሮአችን ለሰውነታችን ራሱ እረፍት አይሰጠንም እና በዛ ሰዓት የሙቀት መጠን ከስድስት ሰዓት እስከ ዘጠኝ ሰዓት ያለው መጥፎ የሚባል የሙቀት መጠን ነው ያለው ግን ስናይ ደግሞ የማታ ማታ ሰዓት ደግሞ ሀሪፍ የሆነ ሙቀት መጠን አለ ከአሥራ አንድ ሰዓት በኋላ ያለው ደግሞ ሀሪፍ የሆነ አየር አለ ሙቀቱም ደግሞ ያን ያህል በጣም አይሞቅም ደስ የሚል የሙቀት መጠን አለ በዛ ሰዓት መተኛት እንችላለን መጫወት እንችላለን እንደሁም ደግሞ ወጠን ደግሞ ወክ ማድረግ እንችላለን ማለት ነው እና እነዚህ የሙቀት መጠኖች ደስ ይሉኛል ግን የምጠላው የሙቀት መጠን በጣም ፀሀያማ የሆነ የሙቀት መጠን ነው እሱም ደግሞ ያው ከስድስት ሰዓት እስከ ዘጠኝ ሰዓት እንደተናገርኩት በዛ ሰዓት ማንም ሰው አይገኝም ማለት ነው እኔም አልገኝም ጓደኞቼም አይወጡም እንዲሁም ደግሞ ሌላ ሰው በተለይ ሴቶች አይወጡም ማለት ነው በዛ ሰዓት የሚወጡ ከሆነ ፊታቸው ይበላሻል የፊታቸው ቀለም ሊቀየር ይችላል ማለት ነው ወደ ጥቁር ቀይ ሴት ከወጣች ለምሳሌ በዛ ሰዓት ጥቁር ትሆናለሽ ማለት ነው እና በጣም መጥፎ የሚባል የሙቀት መጠን ነው በዛ ሰዓት ያለ እና ያ የሙቀት መጠን የሚጠቅመው ምንድነው ካለ ለምሳሌ ልብስ አጥበን ስናሰጣ በዛ ሰዓት የሙቀት መጠን ልብሱ ሊጸዳ ይችላል ማለት ነው ቶሎ ሊደርቅ ይችላል እና ያው በዛ ሰዓት ያገለግለናል ማለት ነው ያ የሙቀት መጠን እና እንዲሁም ደግሞ ለሶራ ለሶላር ለሶላር ለሙቀት ያገለግላል ማለት ነው የሙቀት መጠን በዛ ሰዓት ፀሀይ በሚመጣ ሰዓት ያ ሶላሩ ይሰበስብና መብራት የሚባለውን ነገር ቤት ውስጥ እንዲያበራ ያደርጋል ማለት ነው እና ለሶላር ይመቻል ያ የሙቀት መጠን ማለት ነው እንጂ አብዛኛው ጊዜ ስድስት ሰዓት ላይ በጣም ያስጠላል በጣም የሚያስጠላ የሙቀት መጠን ነው ያለን ከጠዋቱ ብንነሳ የሙቀት መጠኑን ስናይ የጧት አብዛኛው ጊዜ ወደ አስራ አምስት ዲግሪ ሴልሺየስ ነው ብዬ እገምታለሁ ማለት ነው የጧቱ የሙቀት መጠን ምክንያቱም ፀሀይ እየወጣ ስለምትመጣ ትንሽ ብርድ የነበረውን በጣም እየሞቀ እየሞቀ እየሞቀ ደስ እያለ ሞቀቱ እየጣፈጠ ይመጣል ማለት ነው እያለ እያለ እያለ እስከ ስድስት ሰዓት በዛ መልኩ ከሄደ በኋላ ከስድስት ሰዓት በኋላ ደግሞ በጣም ያቃጥላል ማለት ነው የሚያቃጥል የሆነ አሰልቺ የሆነ የሙቀት መጠን ይመጣል ማለት ነው ፀሀይዋ ሙሉ ለሙሉ እየወጣች ስለምትመጣ ታስቸግራለች ማለት ነው በዛ ሰዓት ከዛ በኋላ ደግሞ እየገባች እየገባች ደግሞ አስር ሰዓት አካባቢ ደግሞ ደስ የሚል ንጹህ የሆነ ፀሀይ ይወጣል ማለት ነው እየጠለቀች ስለምትመጣ ማለት ነው እና በዛ ሰዓት የተለያየ ነገራቶችን ማድረግ እንችላለን መጫወት እንችላለን መሳቅ እንችላለን እንዲሁም ደግሞ ብስክሌት መንዳት እንችላለን ኳስ መጫወት እንችላለን በዛ ሰዓት እና አሪፍ የሆነ የሙቀት መጠን ነው ያለ ለማለት ነው ያው አመሰግናለሁ።

ምን ያህል ጊዜ ወደ ገበያ ትሄዳለህ? አብዛኛው ጊዜ የምሄድበት ሰዓት እኔ ቅዳሜና እሁድ ነው ቅዳሜና እሁድ ጠዋትና ከሰአት ወደ ገበያ እሄደለሁ ማለት ነው። አንዳንዴ ደግሞ ያው ምሳ ሰዓት አካባቢ የወጥ እቃስ ከሌለ ወይም የወጥ መስሪያ አይነት ከሌለ ወጥቼ እቃ እገዛለሁ ማለት ነው። የህይወት ፍሬ እገዛለሁ እንደ ድንች አይነት እንደ ጎመን እንደ ሰላጣ እንደ ዘይት አይነት ነገራቶችን ለምግብነት የሚያገለግሉ ነገራቶችን ምሳ የምመገብበትን ነገር ወጥቼ ገዝቼ እመጣለሁ ማለት ነው። እናም ደግሞ ያው አብዛኛው ጊዜ የኛ ማህበረሰብ ወደ ገበያ የሚወጣው ቅዳሜና እሁድ ነው ማለት ነው ቅዳሜና እሁድ በሚወጣበት ሰዓት የተለያዩ የሆነ ጥቅም ያገኛል ማለት ነው። አዳዲስ የሆኑ የገበያ እቃዎችን ያገኝና ያን ገዝቶ ወደ ቤት ይመለሳል ማለት ነው። በብዛት ቅዳሜ በተለይ ባላገሩ ከገጠር የተለያየ የሆነ በብዛት ያለው እንዲሁም ደግሞ ጥራት ያለው እቃ ይዞ ስለሚመጣ በዛ ሰዓትም ደግሞ ርካሽ ስለሆነ ቅዳሜ ቅዳሜ ቅዳሜ ሰዎች ሁሉ ቅዳሜ ቅዳሜ ቅዳሜ ቅዳሜ ወደ ገበያ ይሄዳሉ ማለት ነው። እና ያም ደግሞ የሚሆንበት ሰአቱን በምናይበት ሰዓት ከጧቱ ክፍለ ጊዜ ከአንድ ሰዓት እስከ ሶስት ሰዓት ያለው ክፍለ ጊዜ ሀሪፍ የሆነ ክፍለ ጊዜ ነው ማለት ነው። ጥሩ እቃ ለማግኘት እንዲሁም ደግሞ ጥራት ያለው እቃ በቅናሽ ዋጋ ለማግኘት ይረዳል ማለት ነው። በዛ ሰዓት እና እኔም ደግሞ አንዱ ነኝ ከቅዳሜና እሁድ የምሄደው አንዱ ሰው ነኝ ማለት ነው። አብዛኛው ሰው ወደ ገበያ ለምን ይሄዳል ካልነ ብዙ ነገራቶችን ለመግዛት ይሄዳል ማለት ነው። ልብስ ሊሆን ይችላል ጫማ ሊሆን ይችላል እንዲሁም ደግሞ የቤት እቃዎችን ሊሆን ይችላል ማለት ነው። ማንኛውም የቤት እቃ ሊሆን ይችላል አንሶላ ሊሆን ይችላል የአልጋ ልብስ ሊሆን ይችላል እንዲሁም ደግሞ ለህፃናቶች የወተት ዱቄት ሊሆን ይችላል ቡና ሊሆን ይችላል የሻይ ቅጠል ሊሆን ይችላል ምግብ ደግሞ የተለያዩ ምግብ ሙዝ ብርቱካን እንዲሁም ደግሞ ማንጎ ሊሆን ይችላል የተለያዩ ምግቦችን ያው ለመግዛት ነው የሚሄድ ማለት ነው። የሰው ልጅ ማለት ነው ወደ ገበያ እና በሚሄድበት ሰዓት የፈለገውን ነገር ገዝቶ ይመጣል ማለት ነው። እንዲሁም ደግሞ ተመራጭ የሚያደርገው ገበያ ሄዶ በሚገዛ ሰዓት ምግቡን ተመራጭ የሚያደርገው ነገር ምንድነው ካልን የሚገዛውን እቃ ተመራጭ የሚያደርገው ነገር ምንድነው? ካልን ካልን ዋጋው ነው ዋጋው ቅናሽ ከሆነ ያን ነገር ተመራጭነት እንዲኖረው ያደርጋል ማለት ነው። እንዲሁም ደግሞ ብዛት ያለው ኦሪጅናል የሆነ እቃ ካለ ከሆነ ያን ነገር ተመራጭ ያደርገዋል ማለት ነው። ያን እቃ ምን ያደርገዋል ተመራጭ ያደርገዋል እና ቶሎ የመሸጥ እድል አለው ማለት ነው። እና ያው ጥሩ የሆነ ኳሊቲ ያለው እቃ ቶሎ ይገዛል ማለት ነው። እና አብዛኛው ማህበረሰባችን ይኸው በቀን ሁለቴ ይሄዳል ብዬ አስባለሁ በጠዋቱ ክፍለ ጊዜ እና እንዲሁም ደግሞ በማታው ክፍለ ጊዜ ይሄዳል ማለት ነው። የሚሄድበት ምንድነው? ያው እንጥን ለማለት እቃ ለመግዛት የጥሩ የሆነ እቃ ለማግኘት ማለት ነው ኦርጅናል የሆነ እቃ ለማግኘት በጠዋቱ ክፍለ ጊዜ መሄድ ግድ ይለናል ማለት ነው። በማታው ክፍሌ ጊዜ የምንሄድበት ጊዜ ደግሞ ሰዓት ለምንድነው? ደግሞ አንዳንዴ ተጨማሪ ነገር ስንፈልግ ማለት ነው ጠዋት ገዝተነው ያላበቃቃን ነገር ካለ ማታ ሄደን እንገዛዋለን ማለት ነው አንዳንዴ ደግሞ ያው ዋጋውም ደግሞ ይቀንሳል ወደ ማታ ክፍል ጊዜ ማለት ነው። ዋጋው የሚቀንስበት ምክንያት ለምንድነው? ገበሬው ወይም ደግሞ የሚሸጠው ነጋዴው ሁሉን እቃ ሽጦ ወደ ቤቱ መግባት ስለሚፈልግ የቀረውን እቃ ያልተሸጠለትን እቃ ያው ባነሰ ዋጋ ይሸጠዋል ማለት ነው ዝቅ አድርጎ ይሸጠዋል ማለት ነው። ከዛ በኋላ ሁሉን እቃ ሽጦ ወደ ቤቱ ይገባል ማለት ነው። እና ያን እድል እኛ መጠቀም አለብን ህብረተሰቡ ማህበረሰቡ ያን እድል ስለሚያውቀው ወደ ማታ አካባቢ ሄዶ ይገዛል ማለት ነው። በፈለገው ዋጋ ማለት ነው በፈለገ የፈለገውን መጠን ይወስዳል ማለት ነው። የተረፈውን እና እነዚህ ሁለቱ ጊዜያቶች ለገበያ ጥሩ ናቸው የጧቱ ክፍል ጊዜ እና የማታው ክፍል ጊዜ ያው ለገበያ ጥሩ ናቸው ማለት ነው። ነጋዴውም ይሄን ነገር ስለሚያውቅ በደንብ ጠዋት አስራ ሁለት ሰዓት አካባቢ ነጋዴ ይመጣል ማለት ነው። እቃ ለመሸጥ ማህበረሰቡ የሚ መቶ የሚገዛውን ነገር በአግባቡ ለመሸጥ እንዲሁም ደግሞ ቶሎ ቶሎ ለመሸጥ ሲል በጧዋቱ ማልዶ ይነሳል ማለት ነው። እና ገበያ ይዘረጋል ማለት ነው በዛ ሰዓት በዛ ሰዓት የፈለገውን እቃ መሸጥ ይችላል እና እንደዛ በማድረግ ነው ጊዜውን የሚያሳልፈው ማለት ነው። ሻጩም ገዢውም በዚህ መልኩ ጊዜያቸውን ይጠቀማሉ ማለት ነው። በጠዋቱ ክፍል ጊዜ ወሳኝ የሚባል ክፍል ጊዜ ነው። እና እኔም ደግሞ በጠዋቱ ክፍል ጊዜ ያው ከሰገድኩ በኋላ ቀጥታ ያን እቃ ለመግዛት ይሄዳሉ ማለት ነው። በተለይ ያው ቦንዳ ልብሶችን በምናይ ሰዓት ልብሶች ጡሩ ጡሩ ልብሶች የሚገኙት በጧቱ ክፍል ጊዜ ነው አስራ ሁለት ሰዓት አንድ ሰዓት አካባቢ ነው እና በዛ ሰዓት ሄደን ነው ያን ቦንዳ የምናገኘው ማለት ነው። እና አመሰግናለሁ

የምታስታውሰው ልዩ በዓል አለ? አዎ የማስታውሰው ልዩ በዓል ኢደል ፊጥርን ነው ኢደል ፊጥርን በደንብ አድርጌ ነው የማስታውሰው እዛ ላይ ያደረግነው ደስ የሚል ነገር በየቤቱ እየሄድን እንኳን አደረሳችሁ እንኳን ለኢድል ፍጥር በዓል በሰላም አደረሳችሁ እያልኩኝ የዞርኩበት ጊዜ በጣም ደስ ይለኛል ማለት ነው። እንዲሁም ከጓደኞቼ ጋር ሆኜ። የመዝናኛ ቦታ የሄድንበት የተለያየ ቦታ የሄድንበት ጓሃ የሚባል ቦታ አለ እዛ ቦታ በመሄድ እንዲሁም ደግሞ ጎርጎራ የተባለ ቦታ ወደዛ የሄድንበት ጊዜ ትዝ ይለኛል። እና ይሄ ባህል ጊዜ የማስታውሰው ሁሌም ከልቤ የማይጠፋ ተቀርጾ የቀረ የሆነ የበአል ጊዜ ነው። እና በጣም ደስ ይለኛል ማለት ነው። ያ ጊዜ በማስታውሰው ሰዓት እንዲሁም ደግሞ ኢደል አውድሃ የሚባል በዓል አለ። በእስልምና ሁለት በዓላቶች አሉ። ኢደል ፊጥር እና ኢደል አውዳሃን ኢደል አውድሃን ስንመለከት ኢደል አውድሃ። ከጾም በኋላ የሚመጣ አይደለም ኢደል ፍጥርን በምንመለከት ሰዓት ግን ኢደል ፍጥር ረመዳን ከጾምን በኋላ ሰላሳውን ቀን ከጾምን በኋላ። ያው እንደ ምግብነት የምንጾም የምናፈጥርበት ቀን ይባላል ኢድል ፊጠር ማለት ነው። ኢድል አውድሃብ የምንል በምንልበት ሰዓት ደግሞ እሱ ደግሞ የ የእርድ ቀን ነው ማለት ነው። እርድ የምታረድበት በግ የሚታረድበት ቀን ነው ማለት ነው። ኢደል አውድሃ የምንለው ማለት ነው እና ኢደል ፊጥር የወደድኩበት ምክንያት ምንድነው? ከጾምነው በኋላ ልጅ እያለን አንስቶ። ከጾምነው በኋላ የማፍጠሪያ ኢደል ፍጥር በሚገባበት ሰዓት ሁሉ ነገር አዲስ ይሆናል ማለት ነው። ቤቱ ቀለም ይቀባል አንሶላው ይቀየራል አዲስ አንሶላ ይቀየራል እኛ ራሱ የምንለብሰው ልብስ አዲስ ልብስ ነው የምንለብሰው ገዝተንን ማለት ነው። ገበያ በመውጣት ይሄን ጫማ ነው የምፈልግ ይሄን ልብስ ነው የምፈልግ ይሄን ጃኬት ነው የምፈልግ እያለ እንለብሳለን ማለት ነው። አዳዲስ ልብስ እና ኢደል ፊጥር በጣም ደስ የሚለኝ የማረሰው የሆነ በዓል ነው ማለት ነው። ኢደል ፍጥርና ኢደል አውድሀን እንዴት? ነው ምነው ሊያስውባቸው ምነው ደስ የሚያደርጋቸው ነገር ያለ ብለን በምንጠይቅበት ሰዓት ኢደል ፍጥርና ኢደል አውድሃ የሙስሊሞች የመደሰቻ በዓላት ናቸው። ሁለቱ በዓላት በሚመጡ ሰዓት አንድ ሙስሊም ደስተኛ ይሆናል ማለት ነው። ምክንያቱም ዘመዶችን ለመጠየቅ ይሄዳል እነሱም ደግሞ ሊጠይቁት ይመጣሉ። ከተለያየ ሰው ጋር ይገናኛል ማለት ነው። ተራርቆ ከነበረ ሰው ጋር ይገናኛል እንኳን አደረሰ እንኳን ለኢድል ፊጥር በሰላም አደረሰ እየተባባነ እንነጋገራለን ማለት ነው። እና ስለዚህ ኢደል ፊጥር ትልቅ የሆነ በዓል ነው። ብዬ አስባለሁ ኢደል አውድሃም እንደዛ ማለት ነው። ኢደል አውድሃ ያው ካረድን በኋላ በግ ካረድ በኋላ ዘመዶቻችን በመጥራት ከእኛ ጋር አብረው እንዲበሉ እናደርጋለን ማለት ነው። እና ኢደል አውድሃ በጣም ደስ የሚል በዓል ነው ማለት ነው። እነዚህ ሁለት በዓላቶች በጣም ደስ ይላል። እንዲሁም ደግሞ እኔ የማረሳው በዓል ነው ብዬ የማስበው የክርስቲያኖችም በዓል ነው የክርስቲያኖች በዓል የሚገርም በዓል አላቸው የሆነ አንድ ጥምቀት የሚባል በዓል አላቸው። እና እዛ ውስጥ ዋና አለ ውሃ ውስጥ እና እዛ ውሃ ውስጥ ገብተው ዋኝተው ምን ብለው ይወጣሉ ማለት ነው። እና ያ የሚያስቀኝ የሆነ በዓል ነው ያላቸው እነሱ ማለት ነው። እንዴት እንደዛ ያደርጋሉ። እያልኩኝ ብቻ እኔ ሙስሊምም ስለሆንኩኝ ይገርመኛል። እና የእነሱ እነሱ ደግሞ ያን በዓላቸው ኦርቶዶክሶች በጣም ይወዱታል ማለት ነው። የሚረሱት በዓል አይደለም ያን የገናን በዓል ማለት ነው። ሲቀጥል ደግሞ የአዲስ አመት በዓል የአዲስ አመት በዓል። አብዛኛው ሙስሊም ያከብረዋል ግን መከበር የለበትም እንደኛ እምነት ግን ያው ሙስሊሞች ያከብሩታል። በብዛት የሚያከብሩት ያው ክርስቲያኖች ናቸው። እንዲሁም ደግሞ ሌላ እምነት ያላቸው ማህበረሰቦች የ አዲስ አመትን የዋዜማ ዋዜማ በማለት ዋዜማ ብሎ ሰይሞ እንቆጣጣሽ ብሎ ሰይሞ ያከብሩታል ማለት ነው። ያን አዲስ አመትን ማለት ነው እና በአዲስ አመት ምንድነው? የሚሆን ስንል የተለያዩ ነገራቶች አዳዲስ ነገራቶች ይመጣሉ አዳዲስ ሀሳቦች ከሀሳብም ደረጃ ብዙ አዳዲስ አለ ከእቃም ብዙ አዳዲስ እቃ ይመጣል ማለት ነው። እና ብዙ ነገራቶች መሰራት ይጀምራሉ ማለት ነው። አንድ ሀገር ውስጥ ለአዲስ አመት ለዋዜማ በመባል ማለት ነው። እንዲሁም ደግሞ የተለያዩ ቤተክርስቲያኖች ይታደሳሉ ቀለም ይቀባሉ ምንጣፋቸው ሁሉ ነገር ይጸዳዳል ማለት ነው። በአዲስ አመት ላይ ማለት ነው እና አዲስ አመት በዚህ መልኩ ያሳልፉታል። እንዲሁም ደግሞ ገና የምንለው በዓል አለ ገና የምንለው በዓል ምንድነው? እየሱስ የተሰቀለበት በዓል ነው ተብሎ የሚታመን በዓል ነው። እና የገና በዓል እያሉ እንደውም የገና ጨዋታ የሚባል አለ በገና በዓል ውስጥ ማለት ነው። የገና ጨዋታ ማለት የሆነ ዱላ ይዞ እየተቀባበሉ ኳሷን እየተቀባበሉ ጎል ማስገባት ማለት ነው። እና የገና ጨዋታ ብለን እንሰይመዋለን። እና ያ ጊዜ ያው እኔ በእነሱ አይረሳኝም ማለት ነው። ይሄ በዓላቸው አይረሳኝም። እንዲሁም ደግሞ በዓል በዓል ብለው ከሚያከብሩት ደግሞ አንዱ ምንድነው? ይሄ የመውሊድ በዓል ነው። የመውሊድ በዓል እንኳን አብዛኛው ሙስሊም አያከብርም የሚያከብሩ አንዳንድ ቅርንጫፍ የሆኑ ሙስሊሞች አሉ እነሱ ነው የሚያከብሩት እና ይሄ ሁሉ በዓል አለ አመሰግናለሁ።

በቤትህ ምን አይነት የቤት እቃዎች አሉ? የተለያዩ የሆኑ የቤት እቃዎች አሉ ለምሳሌ እንደ ቡፌ አይነት፣ ቡፌ የምንለው አለ፣ አልጋ አለ፣ ቁም ሳጥን አለ፣ እንዲሁም ደግሞ ቴሌቪዥን አለ፣ ፍሪጃ አለ፣ የማጠቢያ ማሽን አለ፣ ስቶብ አለ፣ እንዲሁም ደግሞ ቡፌ የመደርደሪያ አለ፣ እንዲሁም ደግሞ ምሳቃዎች አሉ፣ የምግብ ማብሰያዎች አሉ፣ ስቶቦች አሉ፣ የእንጀራ ምጋገሪያዎች አሉ እና የተለያዩ የሆኑ የቤት እቃዎች አሉኝ ማለት ነው እኔ። ጠረጴዛ አሉኝ፣ ወንበር አሉኝ፣ መጅሊሶች አሉኝ፣ እንደገናም ደግሞ መጋረጃ አለ፣ ምንጣፋ አለ፣ እና ብዙ አይነት የተለያየ የሆነ የቤት እቃ ቤቴ ውስጥ አለ ማለት ነው። በብዛት የምጠቀምበት ቤቴ የቤት እቃ ምንድነው? ቴሌቪዥን ነው። ቴሌቪዥን ሃያ አራት ሰዓት ሙሉ ተከፍቶ ያድራል ማለት ነው። ያን ቴሌቪዥን በማየት ሪሞት ይዤ የፈለኩትን ቲቪ እያየሁ አሳልፋለሁ ማለት ነው። እና ቴሌቪዥን በብዛት እጠቀማለሁ። ሲቀጥል ደግሞ የምጠቀመው ስቶብን ነው። ስቶብ ምግብ ለማብሰል፣ ቁርስ ለመብላት፣ ምሳ ለመብላት፣ እራት ለመብላት እጠቀምበታለሁ ስቶብን ማለት ነው። ከዛ ላይ በማድረግ ብረምጣድ በማድረግ ማንኛውም ነገራቶችን እያበሰልኩኝ እንድመገብ ይረዳኛል ማለት ነው እና ስቶብን እጠቀማለሁ። ሲቀጥል ደግሞ የምጠቀመው የእንጀራ ምጋገሪያ ሙጎጎ ነው። ሙጎጎ ሚባ የኤሌክትሪክ ሙጎጎ የሚባል አለ እና እሱን የምጠቀምበት ምንድነው እንጀራ አጋግርበታለሁ ማለት ነው። እንጀራ አቡክቼ ምን ብዬ እጋግርበታለሁ ማለት ነው። ሌላው ደግሞ የምጠቀምበት መሳሪያ ምንድነው ካላችሁኝ? በብዛት የምጠቀመው የልብስ ማጠቢያ ማሽን ነው። የልብስ ማጠቢያ ማሽን ልብስ ብቻ ሳይሆን የተለያዩ ጨርቆችን ለማጠብ ያግዘኛል ማለት ነው። ለምሳሌ አንሶላዎችን፣ የአልጋ ልብሶችን ሁሉን አጥብበት

የሙዚቃ መሳሪያ መጫወት ትችላለህ? የሙዚቃ መሳሪያ መጫወት እችላለህ በተለይ ከበሮን ብንወስድ ከበሮን እየመታው የተለያዩ ነገራቶችን ማድረግ እችላለሁ ማለት ነው። ከበሮ በብዛት እኛ ሀገር ላይ ይከናወናል። ትላልቆችም ትናንሾችም ከበሮን የሚጫወቱት ከበሮ በጣም ሀሪፍ የሆነ ያለ የሙዚቃ መሳሪያ ነው ማለት ነው። ሲቀጥል ደግሞ የምችለው የሙዚቃ መሳሪያ ክራር ነው ክራርን በጣም አድርጌ ነው የምጫወት። ክራር ሀሪፍ አድርጌ እንደ ልቤ የፈለኩትን አይነት ያህል መጠን እየሰጠው የፈለኩትን ያህል ቅላጼ እያደረኩኝ እየጨመርኩኝ እየቀነስኩኝ እንድጫወት ይረዳኛል ማለት ነው። እና ክራር በጣም ነው የምችለው ሲቀጥል ደግሞ ጊታር ጊታር የሙዚቃ መሳሪያ እንደመሆኑ ጊታር መጫወት በጣም ነው የምችለው። ብዙ አይነት ጊታሮችን እጫወታለሁ። ከከባድ የሆኑ ጊታሮች አሉ ትላልቅ ጊታሮች አሉ ትናንሽ ደግሞ የሆኑ ጊታሮች አሉ ማለት ነው እና ሁሉንም መጫወት እችላለሁ ማለት ነው። በየዘርፉ ሁሉንም መጫወት እችላለሁ አብዛኛው እኛ ኢትዮጵያ ውስጥ ከበሮና እንዲሁም ደግሞ ክራር ሌላው ደግሞ ዋሽንት። ዋሽንት ደግሞ በጣም የምወደው የሆነ የሙዚቃ መሳሪያ ነው ዋሽንት አብዛኛው ጊዜ። ታሪክን ለማውራት ወይም ደግሞ እንቅልፍ ልንተኛ ስንል በዋሽንትን የምንጠቀም እና ዋሽንት ትልቅ የሆነ የሙዚቃ መሳሪያ ነው እኛ ኢትዮጵያ ውስጥ ማለት ነው። እኛ ማህበረሰብ ውስጥ ወደ አፍሪካ ስንመጣ ደግሞ አፍሪካ በብዛት የምትጠቀመው እንደ አንዳንዱ ፒያኖ ይጠቀማል አንዳንዱ ደግሞ እንደ ከበሮ ይጠቀማል አንዳንዱ ዋሽንት ጊታር ይጠቀማል እንዲሁም ደግሞ የተለያዩ ብዙ መሳሪያዎችን ይጠቀማል ማለት ነው። አፍሪካ ውስጥ ማለት ነው ወደ አውሮፓ በምንመጣ ሰዓት ደግሞ አውሮፓ ሁሉ ሁሉ ሁሉ በሚባል መልኩ ሁሉ መሳሪያ አላት ማለት ነው። አውሮፓ አውሮፓ ውስጥ ያሉ ሀገራቶች ለምሳሌ እነ ጀርመን እና አሜሪካን ብንወስድ እነ ዋሽንት አላቸው እነ ፒያኖ አላቸው ጥሩምባ አላቸው እንዲሁም ደግሞ ጊታር አላቸው ከበሮም አላቸው ማለት ነው። እና በሚያምር መልኩ አላቸው እነሱ የሙዚቃ መሳሪያ የሙዚቃ መሳሪያ ስንል ምን ማለት ነው ሙዚቃን የሚያግዝ ነገር ማለት ነው። ሙዚቃን የሚያግዝ አንድ አንድ ሰው ሙዚቃን በሚጫወት ሰዓት ያ ሙዚቃ እንዲያምር የሚያደርግ ነገር ማለት ነው። እንዲያምር የሚያደርገው ነገር ለምሳሌ ሙዚቃ መሳሪያ ከሌለ ድምጽ አያምርም ብዙም ተቀባይነት አይኖረውም። ሰዎች ዘንድ ልብ ውስጥ እንዲገባ ደስ የሚል የሆነ ድምጽን እንዲሰጥ ለአእምሮ ዘና እንዲያደርግ ተብሎ የሙዚቃ መሳሪያ ያስፈልጋል ማለት ነው። የሙዚቃ መሳሪያ ከሌለ ሙዚቃ ምንም አይነት ጥቅም የለውም ማለት ነው ሴንስ አይሰጥም። እና በዛ ምክንያት የሙዚቃ መሳሪያ ያስፈልጋል ማለት ነው። የሙዚቃ መሳሪያዎች አንዳንድ በጣም የሀዘን የሆኑ የሙዚቃ መሳሪያዎች አሉ እነሱም ዋሽንትን ብንወስድ ለምሳሌ ዋሽንት በጣም ለሀዘን ለትካዜ ለለቅሶ ለዛ ነው የሚጠቀሙበት ዋሽንን ማለት ነው። ለትውስታ ምናምን ታሪክን እያነበቡ ለመናገር ምናምን ነገር ዋሽንግተን ይጠቀሙታል ማለት ነው። ከበሮን ደግሞ በብዛት የሚጠቀሙት ለምንድነው ከበሮ የሚጠቀሙበት? ከብድ ያለ ሙዚቃ ካለ ለምሳሌ ከባድ የሆነ ሙዚቃ የሚያስጨፍር የሆነ ሙዚቃ ለሰርግ ሊሆን ይችላል እንዲሁም ደግሞ ለግብዣ ለተለያዩ ለጭፈራ ለዚህ ለዚህ ጉዳይ ለዚህ ለዚህ መልኩ ያገለግላል ማለት ነው። ከበሮ ማለት ነው ጊታር በምንሄድበት ሰዓት ጊታር አብዛኛው ጊዜ ለፍቅር ነው ሴትና ወንድ በሚጋቡ ሰዓት ወይም ሊገቡ ሲሉ ለፍቅረኛው ጊታር ያደርግላታል ማለት ነው በብዛት የፍቅር ሙዚቃ ነው የሚሰራበት ማለት ነው። በጊታር እና የተለያየ የሆነ የሙዚቃ መሳሪያ ለተለያየ የሆነ አላማ ነው የተሰራ ማለት ነው። በብዛት ያው አሁን ላይ የኛ ሀገር ላይ ከበሮም ሆነ ጊታርም ሆነ እንዲሁም ደግሞ ዋሽንትም ክራርም ለአንድ ለአንድ አላማ ብቻ ነው የሚያገለግሉ ማለት ነው። እሱም ደግሞ ያው ለደስታምም ለሀዘንም ለሁሉም ይጠቀሙታል ማለት ነው እነሱ እኛ ሀገር ውስጥ ማለት ነው ኢትዮጵያ ውስጥ እና ለሁሉም ነገር ያገለግላል። ይሄ የሙዚቃ መሳሪያ ለማለት ነው ሲቀጥል ደግሞ ሙዚቃ መሳሪያ ውስጥ ብዬ የምመድበው አንድ ነገር አለ። እሱም ደግሞ ምንድነው? አሁን ላይ ክሊፕ የሚባል ነገር አለ ክሊፕ ማለት ያው የድምጽ ማሳመሪያ ማለት ነው። ያ በማሽን የሚሰራ በኮምፒውተር የሚሰራ ነው ድምጽን ማቀናበር ማለት ነው። የድምጽ ማቀናበሪያ መንገድ ነው ያን ይጠቀሙታል ማለት ነው። አንድ ሰው ለምሳሌ አንድ ዘፈኝ በሚዘፍን ሰዓት ግጥሙ ይወሰድና ግን ግጥም ብቻ ምንም ጥቅም የለውም ስለዚህ ግጥም ምንም ጥቅም ሰለሌለው ምን ይጠቀማሉ? የሙዚቃ መሳሪያ ይጠቀማሉ ማለት ነው። ያ የሙዚቃ መሳሪያ በአንድ በአንድ ሚሞሪ ሆኖ በኮምፒውተር መልኩ ይቀመጣል ማለት ነው። ኮምፒውተር ውስጥ ከተቀመጠ በኋላ ያ ኮምፒውተር ውስጥ የተቀመጠው እንትን መልሶ እንዲያጫውት ይደረጋል ማለት ነው። እና በዛ ምክንያት ያደርጋል አመሰግናለሁ

ስልክህን ምን ያህል ጊዜ ትሞላለህ? ስልኬን እኔ ብዙ ጊዜ እሞላለሁ። አብዛኛው ጊዜ ስልኬን ቻርጀር ላይ የማደርገው ማታ ላይ ስትተኛ፤ ቀኑን ሙሉ ከተጠቀምኩት በኋላ አስራ አንድ ሰዓት ለምሳሌ ስልኬ ሊዘጋ ይችላል። በዛ ሰዓት ቻርጀር አደርጋለሁ ማለት ነው። ከዛ በኋላ ደግሞ መልሼ ቻርጀር የማደርገው ስተኛ ነው። ልተኛ ስል ስልኬን ቻርጅር አድርጌ ነው የምተኛና ጠዋት አስራ አንድ ሰዓት አስራ ሁለት ሰዓት ላይ እነቅለዋለሁ ማለት ነው። እና በቀን አብዛኛው ጊዜ ስልኬን ቻርጀር ላደርገው የምችል ሁለት ጊዜ ብቻ ነው ማለት ነው። በዛ ከተባለ ሶስት ጊዜ ስልኬን ቻርጅ ላደርግ እችላለሁ ማለት ነው። አንዳንዴ ምናልባት ስራ ላይ ከሆነ ስልኬ እየተጠቀምኩት ከሆነ ፊልም እያየሁበት ከሆነ የተለያዩ ቪዲዮዎችን እያየሁበት ከሆነ ስልኬን ቻርጀር አደርገዋለሁ ማለት ነው። ወዲያው ስለሚያልቅ አንዳንዴ ደግሞ ቴሌግራም ብቻ የመልእክት ጽሁፈት ብቻ የምንላክበት ከሆነ ባትሪዬ አይሞላም። ስለዚህ ቻርጀር ማድረግ አይጠበቅብኝም ማለት ነው። ስለዚህ መሙላት አይጠበቅብኝም። ያው ዝም ብዬ ስፈልግ ጊዜ ብቻ እጠቀመዋለሁ ማለት ነው። እና ስልኬ ቻርጀር ለማድረግ የሚወስነው ጊዜ አለ ማለት ነው። አንዳንዴ ስራ ላይ በምሆን ሰዓት ስልኬ ግዴታ ቻርጀር ስለሚያስፈልገው እሰካዋለሁ። አንዳንዴ ደግሞ በምደሰት ሰዓት ደግሞ ዝም ብዬ ሌላ ስራ ይዤ ከሆነ ከስልኬ ውጪ ሌላ በሌላ ነገር እየተጠቀምኩ ከሆነ ያው ስልኬን ቻርጀር ማድረግ አይጠበቅብኝም ማለት ነው። ከሃምሳ ፐርሰንት በታች ከሆነ ቻርጀር አደርገዋለሁ። ከሃምሳ ፐርሰንት በላይ ከሆነ ደግሞ ቻርጀር አላደርገውም ማለት ነው። በብዛት ማታ ላይ ከሃምሳ ፐርሰንት በታች እጠቀምና ማታ ስድስት ሰዓት ወይ አምስት ሰዓት አካባቢ ቻርጀር አድርጌው እተኛለሁ ማለት ነው። ከዛ በኋላ ጠዋት ስነሳ ሞልቶ አገኘዋለሁ። ከዛ ያኔ የሞላውን ስልኬን ወደ ስራ ይዤው እሄዳለሁ ማለት ነው። እና እንደዛ በማለት ይደጋገማል ማለት ነው ጊዜው። እና አብዛኛው ስልካችንን ቻርጀር የምናደርግበት ጊዜ በየስልኩ በየባትሪው ልዩነት አለ ማለት ነው። አንዳንድ ባትሪዎች አይተን ከሆነ ቻርጀራቸው በጣም የሚቆይ አለ። ባትሪያቸው ቶሎ የማይደክም አለ። ቻርጀር ሞልተነው መቶ ፐርሰንት አድርገነው ሶስት ቀን የምንጠቀመው የሆነ የሆኑ ስልኮች አሉ ማለት ነው። እንደ አይፎን አይነት እንደ ሳምሰን አልትራ አይነት እንደነሱ አይነት ስልኮች ለምሳሌ አንድ ጊዜ ብቻ ነው ቻርጀር የሚሞላና። ለሶስት ቀን ይቆያል ማለት ነው። ወደ ሳምሰንግ ስንመጣ ግን አሁን እኔ የያዝኩት ለምሳሌ ኤዜሮ አምስት ነው። ኤ ዜሮ አምስትን በምንመለከት ሰዓት ኤ ዜሮ አምስት ቶሎ ያልቃል ቻርጀሩ፤ ቶሎ ካለቀ በኋላ ደግሞ እንደገና ቻርጀር እሰካዋለሁ። አሁንም ደግሞ አንድ ስድስት ሰዓት ከተጠቀምኩበት በኋላ መልሶ ያልቃል ማለት ነው። እና ባትሪው ትንሽ ያስቸግራል አምስት ሺህ ኤምኤች ስለሆነ ትንሽ ያስቸግራል ማለት ነው። የአልትራ በምንመጣ ሰዓት ግን በጣም ብዙ ነው ወደ አስር ምናምን ይደርሳል መሰለኝ። እና በዛ ምክንያት ያው ቻርጀራቸውን አንዳንድ ጊዜ ብቻ ነው የሚያደርጉ በሶስት ቀን አንድ ቀን በሁለት ቀን አንድ ጊዜ ብቻ ነው የሚያደርጉ ማለት ነው። እና በየስልኩ ልዩነት በየ የስልኩ ልዩነት ቻርጀሩን ይወስነዋል ማለት ነው። አንዳንድ በጣም ፓወር ያላችሁ ስልኮች አሉ። ቶሎ ተቸርጀው አምስት ቀን እንዲሁም ደግሞ አራት ቀን የሚቆዩ የሆኑ ትልቅ የሆኑ ደረጃ ያላቸው ስልኮች አሉ ማለት ነው። ያ በምንድነውና ዋናው ቁም ነገር በስልኩ ነው ማለት ነው። ጥሩ ቻርጀር ያለው ጥሩ ባትሪ ያለው በቀን አንድ ጊዜ ብቻ ነው የሚሰካ ማለት ነው። መጥፎ ቻርጀር ያለው እሳ ደካማ የሆነ ባትሪ ያለው ደግሞ በቀን ያው ሶስቴ ሊሰካ ይችላል። አልፎ አልፎ ደግሞ አራት ጊዜም የሚሰካለ አለ ማለት ነው። አዲስ ሲሆንና ስልኩ አዲስ ሲሆንና አሮጌ ሲሆን ደግሞ ይለያያል። አዲስ ስልክ ሲሆን አብዛኛው ጊዜ የምንቸርጀው መቼ ነው ካልነ በቀን አንድ ጊዜ ብቻ ነው የምንቸርጀው ማለት ነው። አሮጌ ስልክ ወይም ደግሞ የቆየ ስልክ ከሆነ ደግሞ ስልካችንን የምንቸርጀው በየጊዜው ባትሪ ስለሚያልቅ በየጊዜው እንቸርጀዋለን። እና ያ ነው እና ትንሽ ትልቅ ችግር አለ ማለት ነው አሮጌ ስልክ የመያዝ አዲስ ስልክ የያዘ ሰው እና አሮጌ ስልክ የያዘ ሰው ቻርጀሩን የሚሰካበት ባትሪውን የሚሰካበት ቻርጀር የሚያደርግበት ጊዜ ጊዜ ይለያያል ማለት ነው። እና በዚህ ምክንያት ያው በየስልኮቻችን ይወሰናል እንጂ ስልኬን እኔ አብዛኛው ጊዜ ማለት ጠቀምኩበት ከሆነ በሁለት ቀን አንዴ እቸርጀዋለሁ ማለት ነው። የምጠቀምበት ከሆነ ደግሞ ያው በየቀኑ ሁለቴ ወይም ሶስቴ አልፎ አልፎ ደግሞ አምስቴ እጠቀምበ ቻርጀር አደርገዋለሁ ማለት ነው። ባትሪውን እቸርጄዋለሁ እና መቶ አድርጌ እሞላዋለሁ ማለት ነው። መቶ ማድረግ አንዳንድ ጊዜ ይጎዳል። ቻርጀራችን ሰማንያ ፐርሰንት ቢሆን ይመረጣል ከሰማንያ እስከ ሃያ ፐርሰንት ብንጠቀምበት በጣም ትልቅ የሆነ ቻርጀሩን እንክብካቤ እናደርግለታለን በዚህ መልኩ ማለት ነው። ካልሆነ ግን ቻርጀሩን እንጎደዋለን ባትሪያችንን እንጎደዋለን ማለት ነው። በየጊዜው ማለቅ ይለምደና በየጊዜው እያለቀ ያስቸግረናል ማለት ነው። እንደዛ እንዳይሆን አንዳንድ ጊዜ ያው ከሰማኒያ ፐርሰንት በታች ማድረግ አለብን ብዬ ለመናገር እወዳለሁ። ያለኝ ሀሳብ ይሄ ነው እና ስልኬን እኔ በቀን ሶስት ጊዜ ብቻ እሞላለሁ ማለት ነው። ያው አመሰግናለሁ።

ምግብህን ለሌሎች ማካፈል ትወዳለህ? አዎ በደንብ ነው ማካፈል የምወደው ከሰው ምግብ ሳዝ ምንድነው የማደርገው ከጓደኞቼ ጋር ነው የምመገበው ማለት ነው። እንዲሁም ደግሞ ከቤተሰቦቼ ጋር ነው ምግብ የምመገብ እንጂ ብቻዬን እኔ ምግብ አልመገብም። ብቻዬን መብላት አልወድም ከ ሰው አብሮኝ እየበላ ሳለ ደስታ ይሰጠኛል። እየተጫወትን እየሳቅን የተለያዩ ነገራቶችን እየወራን መመገብ ነው ደስ የሚለኝ ማለት ነው። እና ምግቤን እኔ ከማካፈል አልፎ ለሰው እጋብዛለሁ ማለት ነው። ለሰው ምግብ እየገዛሁ እሰጣለሁ ማለት ነው እየሰራሁ የሰው ልጅ እንዲበላው አደርጋለሁ ማለት ነው። ጓደኞቼ ሊሆኑ ይችላሉ እናትና አባቴ ሊሆን ይችላሉ አጎቴ ወይም ደግሞ ወንድሜ እህቴ ሊሆኑ ይችላሉ። እና ምግብ በዚህ መልኩ ነው የምንበላ ማለት ነው እየተካፈልን ነው የምንበላ። አንድ ላይ ነው የምንበላ። በአንድ ማዕድ ይቀርብልነና በትልቅ ሳህን። ከዛ ሁላችንም ያው ክብ ሰርተን ቀለበት ሰርተን። ያን የቀረበልንን ምግብ አንድ ላይ ሆነን በፍቅር ሆነን እየሳቀን እየተጫወትን እንበለዋለን ማለት ነው። ምግቡን የማያካፍል ሰው በብዛት ምቀኛ የሆነ ሰው ወይም ደግሞ መጥፎ የሆነ ሰው ነው ማለት ነው። ምግብ ከሰው ጋር የማይበላ ሰው መጥፎ ሰው ነው አብዛኛው ጊዜ ማለት ነው። አንዳንዴ ደግሞ ያው በተፈጥሮ ብቻውን መብላት የወደደ ሰው አለ ለምሳሌ ብቻውን መብላት የለመደ ሰው አለ ልጅ እያለ ጀምሮ የሚቀርብለት ብቻውን ነው የሚበላ የሚጠጣ የሚተኛ። ፊልም የሚያይ ብቻውን ነውና ከሰው ጋር ሲሆን እነዚህ ነገራቶች ከሰው ጋር ለማድረግ ይከብደዋል ማለት ነው። ምክንያቱም የለመደው ብቻውን ስለሆነ ከሰው ጋር ማድረግ ይከብደዋል እና በዛ ምክንያት ያው የሰው ልጅ ይለያያል ማለት ነው። አንዳንዱ ምግቡን ማካፈል የሚወድ አለ አንዳንዱ ደግሞ ለብቻው መብላት የሚወድ አለ። አንዳንዱ ደግሞ ለብቻውም ከሰው ጋርም ሳይበላ በቃ ዝም ብሎ ለብቻው የ ሚበላ አለ ከሰው ጋርም የሚበላ አለ ማለት ነው። ምንም የማይመስለው ለብቻውም በላ ከሰው ጋርም በላ ምንም የማይመስለው ማለት ነው። ሰው አለ እና የሰው ልጅ ይለያያል ለማለት ነው። እና ለምሳሌ አሁን ምግብ የሚከፈልበት ሁኔታ የት ላይ ነው ካልነ ለምሳሌ ግብዣ ላይ። ወይም ደግሞ ልደት በዓል ላይ እንደገናም ደግሞ ክብረ በዓል ላይ በየአመት የሚመጡ በዓላት ላይ። ምግብ አንድ ላይ ነው የሚቀርብ በአንድ ሰዓት ላይ ነው የሚቀርብ እና የሚበሉ ሰዎች ሁሉ ተሰባስበው በአንድ ማዕድ ነው የሚበሉ እና ያን ማዕድ ነው። አንድ ላይ ሆነው ተካፍለው የሚበሉ ማለት ነው እና በዛ ምክንያት ያው ምግብ ሊካፈል ይችላል ማለት ነው። ምክንያቱም በየአንዱ ግብዣ ከተባለ አንዳንድ ሰው ለየብቻው አይበላም ለከ ከብዙ ሰው ጋር ሆኖ ነው የሚበላ ማለት ነው። ያው የኛ ሀገር እንደዛ ነው የሌ የውጮችን ሀገር ባላውቅም እኛ ሀገር ላይ ግን የሚከሰተው እንደዚህ አይነት ባህል ነው ማለት ነው። እና አብዛኛው ጊዜ ምግብን እንዴት ላናካፍል እንችላለን? ለሰዎች ለሰዎች ለምንድነው ምግብን የማናካፍል ብለን በምንጠይቅበት ሰዓት ብዙ አይነት መልሶች አሉ ማለት ነው። አንደኛ ምግቡ ትንሽ ከሆነ ምግቡ ትንሽ ከሆነ ያ ሰው ለምሳሌ የማይበቃው ከሆነ ሰው መጥቶ ልብላ አብረን እንብላ በሚለው ሰዓት አላካፍልም ሊለው ይችላል ማለት ነው። ምክንያቱም እንዳትበላ ሊለው ይችላል ምክንያቱም ምግቡ ላይበቃ ስለሚችል ማለት ነው። ትንሽ ብቻ ምግብ ስለሆነ ለራሱ ብሎ ያዘጋጀው ወይም የገዛው ምግብ ስለሆነ ከሰው ጋር መካፈል የማይወድ አለ ማለት ነው። ከሰው ጋር ከተካፈለ ያው ወጥ የማይጠግብ የሚራብ መስሎ ስለሚታየው እንደዛ ያደርጋል ማለት ነው። የሰው ልጅ አንዳንዴ ደግሞ ያው ምግቡ ሀሪፍ ምግብ ሲሆን በብዙ ብር የተገዛ ለምሳሌ ስጋ ሀሪፍ ስጋ ከሆነ ለምሳሌ እንደ ጥብስ አይነት ምግብ እንደ ክትፎ አይነት ምግብ ከሆነ ለምሳሌ ከሰው ጋር መብላት ይከብዳል ማለት ነው። ምክንያቱም ትንሽም ስለሆነ በብዙ ብርም ስለተገዛ እንዲሁም ደግሞ ሀሪፍ ምግብ ስለሆነ ለሰው ማካፈል ይከብዳል ማለት ነው። እና በዛ ምክንያት ያው ለሰው አናካፍልም ማለት ነው። ለሰውም የማያካፍሉም ምን አይነት ሰዎች ናቸው? እድሜያቸው ብለን በምናይ ሰዓት ህፃኖች አብዛኛው ጊዜ ለብቻቸው መብላት ይወዳሉ ለምሳሌ ከረሚላ ሊሆን ይችላል ማስቲካ ሊሆን ይችላል ቸኮላታ ኬክ የሚጠጡ ራሱ ወተት ምናምን ሊሆን ይችላል ከሰው ጋር ለሰው ማካፈል አይወዱም ማለት ነው። ስንነካባቸው እንብላ ስንላቸው እምብኝ ይላሉ አልሰጥም ይላሉ ማለት ነው። አብዛኛው ህፃኖች ማለት ነው ምክንያቱም እነሱ ያው ጭንቅላታቸው በደንብ ስላላደገ ሰውነታቸውም ልብ ልባቸውም በደንብ ስላላደገ ለሰው ማካፈል አያውቁም ማለት ነው። እና ህፃናት ነው አብዛኛውን ጊዜ እንደዚህ አይነት ነገር የሚያደርጉም ማለት ነው። ለሰው ሳያካፍሉ የሚበሉ ህፃናት ስል ያው ከአንድ አመት ከሶስት አመት እስከ አራት እስከ አስራ አምስት አመት ያለው ሰው ነው ማለት ነው። ህፃናት የሚባለው የሚባሉት እነዛ ህፃናቶች ናቸው። እና እነሱ ምግብ ማካፈል የማይወዱበት ምክንያት ያው ያው በተፈጥሮ ልጅ ስለሆኑ ማለት ነው። ጭንቀታቸው ስላላደገ በዛ ምክንያት ያው ለየብቻቸው ነው የሚመገቡ ማለት ነው። ትልልቆች ስንል ግን ትልልቆች አብዛኛው ምግብ ያካፍላሉ ምግብ የማያካፍሉ ሰዎች ስስታም ሊሆኑ ይችላሉ። እንዲሁም ደግሞ ከ የዘረዘርኩት ቅድም የዘረዘርኩት ምክንያት ከዛ ምክንያት ውስጥ አንዱ ሊኖርባቸው ይችላል ማለት ነው። እና አመሰግናለሁ

ምን አይነት ቦርሳ ትጠቀማለህ እኔ የምጠቀመው የቦርሳ አይነት የኪስ ቦርሳ ይባላል የኪስ ቦርሳ ምን ምን ይይዛል? ካልነ ብር ይይዛል ፎቶ ይይዛል እንዲሁም ደግሞ ቁልፍ ይይዛል የተለያዩ ትናንሽ ጥቃቅን የሆኑ ነገራቶችን ይይዝልኛል ማለት ነው እና ያን በመጠቀም በጀርባ ኪሴ አስቀምጠዋለሁ ማለት ነው። ከሱሬ ኪስ አስቀምጠዋለሁ ማለት ነው ይሄን ቦርሳ እና ትንሽ ቦርሳ እጠቀማለሁ ወንድ እንደመሆኔም ማለት ነው። አብዛኛው ሰው ከትልቅ እስከ ህፃን ስናይ የተለያየ የሆነ ቦርሳ ይይዛል ማለት ነው ሴቶችን በምናይ ሰዓት ሴቶች የሚጠቀሙት የቦርሳ አይነት ትልቅ ቦርሳ ነው። አንገታቸው ላይ በማንጠልጠል ያው የተለያየ ላፕስቲክ ሊሆን ይችላል ሜካፕ ሊሆን ይችላል ስልካቸውን እንዲሁም ደግሞ ብራቸውን የሚይዙበት የቦርሳ አይነት ነው ማለት ነው። አንገታቸው ላይ በማንጠልጠል እንዲሁም ደግሞ ወደ ትልቆች ስንመጣ ትላልቅ ሰዎች ስንመጣ ለምሳሌ የኮንስትራክሽን የሚሰሩ የህንፃ የህንፃ ስራ የሚሰሩ ሰዎች አይተን ከሆነ ሻንጣ ነው የሚያደርጉ ማለት ነው። ከሻንጣው ውስጥ የተለያየ የሆነ እቃ ይከታሉ ማለት ነው የተለያየ ቁሳቁስ ለምሳሌ እንደ ፒንሳ አይነት እንደ መጋዛ አይነት እንደ መበየጃ አይነት እና ብዙ አይነት ነገሮቶችን በሻንጣ አድርገው ይዘው ይጓዛሉ ማለት ነው። የእንትን ሰራተኞች ማለት ነው የ የኢንጂነሪንግ ሰራተኞች ማለት ነው። እንዲሁም ደግሞ ተማሪ በምናይ ሰዓት ተማሪ ደግሞ ምን አይነት ሻንጣ ነው የሚይዝ ደፍተር ነው የሚይዝ የደፍተር መያዣ ሻንጣ ላይ አንገቱ ላይ ትክሸው ላይ የሚታነግ ማለት ነው። ያን በማድረግ የተለያዩ የሆኑ ደፍተር ሊሆን ይችላል መጽሐፎችን ስክርቢቶችን በውስጡ ይዛል ማለት ነው። በዛ በሻንጣ ውስጥ ማለት ነው ሲቀጥል ደግሞ ወደ ህፃናቶች በምንመጣ ሰዓት ህፃናቶች ደግሞ ያው የሚይዟት የሆነች ቦርሳ አለች። እዛ ውስጥ ምንድነው የሚያስገቡ አሻንጉሊት? የተለያዩ የሆኑ አሻንጉሊቶችን ያስገባ እቃቃ መጫወቻዎችን በቃ ደስታ የሚሰጣቸውን ነገራቶች ሁሉ እየለቃቀሙ በየቦታው የሚያገኙትን እንዲሁም ደግሞ በየቤታቸው የሚያገኙትን ነገር ሁሉ ቦርሳቸው ውስጥ ያስገባሉ ማለት ነው። እና ህፃናቶች ይቺን ቦርሳ ትንሽ ቦርሳ ይይዛሉ ማለት ነው። ሲቀጥል ደግሞ ወደ አንዳንድ ሰዎች ስንመጣ ደግሞ የሚይዙት ቦርሳ አለ ደግሞ ለምሳሌ የምግብ የምግብ ቦርሳ አለ የተለያየ ምግቦችን ይዞ ለመጓዝ ረጅም ርቀት ይዞ ለመጓዝ የሚያስችል የሆነ ይኸው ትክሻ ላይ ደረት ላይ የምትያዝ ይሆንሽ ባለ አንድ እጅ የሆነች ቦርሳ ይይዛሉ ማለት ነው። ከዛ በኋላ ከያዙ በኋላ ያቺን በአንድ የቦርሳ የተለያዩ የሆኑ ምግብ ሊሆን ይችላል ውሃ ሊሆን ይችላል የተለያዩ ነገራቶቹን ይዘው በዛች ቦርሳ ይንቀሳቀሳሉ ማለት ነው። እና አንዳንድ ሰዎች ደግሞ ብር የሚይዙ ብቻ አለ ካሽ የሚይዙበት የሆነ ቦርሳ አለ ማለት ነው። ትንሽዬ ቦርሳ በእጅ የምትያዝ የሆነች ቦርሳ አለች እዛ ቦርሳ ውስጥ የተለያዩ ካሾችን በመስገባት የተለያዩ ብሮችን በመስገባት ይዘዋወራሉ ማለት ነው። አንዳንድ ሰው ደግሞ የነጋዴ የሆነ ሰው አይታችሁ ከሆነ ነጋዴ ሰው ብር የሚይዝበት ቦርሳ አለው ማለት ነው። ብር የሚቀበልበት የሚሸጠውን የሚሸጠውን እቃ ብር ሲሰጡት ያን ብር ተቀብሎ ቦርሳ ውስጥ የሚያስገባበት የሆነ የቦርሳ ማስቀመጫ ይይዛል ማለት ነው። አንዳንዱ ደግሞ ያው የቦርሳ ማስቀመጫ ሳይሆን የብር ማስቀመጫ ብቻ ሳይሆን ቀመማ ቅመም ራሱ የሚያስቀምጥበት የሆነ ቦርሳ ይይዛል ማለት ነው። እንደ ብር ማስቀመጫው እና የተለያየ ሰው የተለያየ የቦርሳ አይነት ይጠቀማል። ከትልቅ አንስቶ እስከ ትንሽ የሚሆን ሰው የተለያየ የሆነ በየደረጃው የተመጣጠነ የሆነ ለራሱ የሚመጥን የሆነ የቦርሳ አይነት ይይዛል ማለት ነው። እና ትላልቆችን ሽማግሌዎችን በምንመለከት ሰዓት ሽማግሌዎች የሚይዙት የቦርሳ አይነት ብርን ብርና ያው ብርና አንዳንድ ወረቀት እንዲሁም ደግሞ የቁልፍ ሊሆን ይችላል እንዲሁም ደግሞ ስልክ ሊሆን ይችላል እሱን ብቻ የሚይዝ የሆነ ቦርሳ ነው የሚይዙ ማለት ነው። ምክንያቱም ሽማግሌ ሰዎች ሜካፕ አይቀቡም። እንዲሁም ደግሞ ፎቶ አይዙም የተለያዩ ነገራቶችን አይዙም። እንደ ወንድ ልጅ ትላልቅ ስልኮችን አይዙም ማለት ነው። እኛ ማህበረሰብ ላይ ትናንሽ ስልኮችን ነው የሚይዙ ብር ሊይዙ ነው የሚችሉ ፎቶ አንዳንድ ፎቶ አንዳንድ እዚህ ፎቶ ይይዛሉ ወይም ደግሞ መታወቂያ ሊይዙበት ይችላሉ። የተለያየ ቁሳቁስ ሊይዙበት ይችላሉ ማለት ነው እና በዚያ ምክንያት ያው ሰው የሰው ልጅ የተለያየ የሰው ደረጃ ከህፃን እስከ አዋቂ አንስቶ የሚይዘው የሆነ የተለያየ የሆነ የቦርሳ አይነት አለው ብዬ አስባለሁ ማለት ነው። ወደ ዋጋቸው ስንመጣ ዋጋቸው በብዛት የሴቶች ቦርሳ ብዙ ብር ነው ውድ ነው ዋጋው ማለት ነው። የህፃናት ቦርሳ ደግሞ ትንሽ ብር ነው ያን ያህል የህፃናት መጫወቻ ስለሆነ ብዙ ብር አያስከፍልም ማለት ነው። ብዙ ብር አያስወጣም የኛም ቦርሳ ደግሞ የወንዶችም ቦርሳ በምን የሰዓት የው መካከለኛ የሆነ የዋጋ መጠን አለው ማለት ነው። እንደ ህፃናቶችም ዝቅም አላለ እንደ ሴቶችም ደግሞ ከፍ ያላለ ዋጋ መካከለኛ ላይ የሆነ ዋጋ አለው። ለምሳሌ ማለት ነው አመሰግናለሁ።

በትምህርት ቤት የምትወደው ትምህርት ምን? ነበረ የምወደው ትምህርት እኔ እንግሊዘኛ ነበረ እንግሊዘኛ መጽሐፍ ሁልጊዜ ይዤ ወደ ትምህርት ቤት እሄዳለሁ ማለት ነው። በእንግሊዘኛ ክፍል ጊዜ በጣም ትልቅ የሆነ ደስታ ይሰማኛል የተለያዩ የሆኑ የእንግሊዘኛ መጽሐፎችን አነባለሁ ስለ ታሪክ ስለ እንስሳ እንስሳ ታሪክ ስለ አንበሳ ታሪክ ስለ ቀጭኔ ስለ ነብር ታሪክ አሉና መጽሐፋችን ላይ የእንግሊዘኛ መጽሐፋችን ላይ ያን የእንግሊዘኛ መጽሐፍ እያነበብኩኝ እያሰተነተንኩኝ በፍቅር በደስታ ነበረ የማሳልፈው ማለት ነው። እና የእንግሊዝ ክፍለ ጊዜ ክፍለ ጊዜ ከሌላው ክፍለ ጊዜ ይለይብኝ ነበረ ማለት ነው። ደግሞ ያጥርብኝ ነበረ የእንግሊዝ ክፍሌ ጊዜ በጣም ነበር የሚያጠርብኝ ስለምወደው ነው መሰለኝ ቶሎ ነው የሚያጥርብኝ እና አብዛኛው ጊዜ ማክሰኞ ማክሰኞ ነበረ የእንግሊዝ ፕሮግራም ማለት ነው እና ሁል ጊዜ ነው እኔ የምታደም አልቀርም የነበረ ክላስ እንግሊዘኛ ክፍል ጊዜ በአንደኛ በአንደኛ ፔሬድ ከሆነ እኔ አልቀርም እመጣ ነበር እና በጣም የምወደው ሰብጀክት ነበረ ማለት ነው። የእንግሊዝ እንግሊዝ ክፍል ጊዜ ማለት ነው እና እስካሁን ድረስ አልረሳውም የእንግሊዝ ክፍሌ ጊዜ በሁለተኛ ደረጃ ደግሞ የምወደው የትምህርት አይነት ምንድነው? ታሪክ ነው። ታሪክን በጣም አድርጌ ነው የምወደው የታሪክ ትምህርት አለ ለምሳሌ ስለ ሀገራችን ስለ ንጉሶች ስለ ተለያዩ ወንዞች ስለተለያዩ ሸለቆዎች ስለተለያዩ ተራራዎች ስለተለያዩ ህጽዋቶች በታሪክ መልኩ ነበረ ስላስተዳደጋቸው ምን ያህል ረጅም እድሜ እንደኖሩ ስማቸው ማን እንደሚባል ማን እንደተከላቸው ይሄን ሁሉ ነገር እናጠና ነበረ ማለት ነው። ታሪክ ውስጥ እና ደስ ይለኝ ነበረ በቃ በሀሳብ ተመስጬ መሄድ ብቃት ነበረኝ እና ደስታን ይሰጠኝ ነበረ እና ታሪክ በጣም እወዳለሁ ታሪክ በቃ እንደ እንደ ትልቅ ደስታ አድርጌ እወስደዋለሁ ማለት ነው። ሲቀጥል ደግሞ በሶስተኛ ደረጃ የምወደው ትምህርቴ እስካሁን የማረሳው የተረትና ምሳሌ ትምህርት ነው የተረትና ምሳሌ ትምህርት ወይም ደግሞ የአማርኛ ትምህርት በጣም ደስ ይለኝ ነበረ ማለት ነው። ምክንያቱም የአፌ ቋንቋ ስለሆነ የትውልድ ቋንቋዬ ስለሆነ በፍቅር ነው የምከታተለው ማለት ነው። ተረትና ምሳሌም ነበረው የተለያዩ ተረት እና ምሳሌ አማርኛ ላይ ነው የተማርኩት እና ብዙ አይነት የሆኑ ትምህርቶችን አካቶ ይይዛል ማለት ነው ምክንያቱም የአማርኛ ትምህርት ለኔ ቀላል ነው። አይከብደኝም በአማር በአማርኛ ስለምማረው በአማርኛ ስለሆነ መምህሩ የሚያስተምረኝ በደስታና እየገባኝ እየጣመኝ ነበረ የምማረው ማለት ነው የአማርኛ ትምህርት እና የአማርኛ ትምህርት ለኔ በሶስተኛ ደረጃ አስቀምጨዋለሁ ማለት ነው ደስ የሚል የሆነ የማረሳው የሆነ ትምህርት ነው ማለት ነው። ሲቀጥል ደግሞ በአራተኛ ደረጃ አካባቢ ሳይንስ ነው አካባቢ ሳይንስ በጣም ደስ ይለኛል ቀላል አካባቢ ሳይንስ በጣም ቀላል ስለሆነ በቀላሉ መረዳት ስለሚያስችል ትምህርቱን እንደውም ከአካባቢያችን ጋር ያለውን ነገር ማንኛውንም ነገር ስለእሱ ስለምንማር አይከብደኝም ነበር ማለት ነው። ጥያቄም ላይም አይከብደኝም ምክንያቱም ያው የማየውን የምሰማውን ነገር ነው የምጠየቀው የምመልሰውም ደግሞ ካየሁትም ከሰማሁት ነገር ስለሆነ በጣም ይቀለኝ ነበር ማለት ነው። አካባቢ ሳይንስ የሚባል ተምህርት እስካሁን ድረስ አይጠፋኝም አይጠፋኝም ማለት ነው የምጠለው ትምህርት ደግሞ ይሄው ሂሳብ የሚባል ትምህርት አለ ሂሳብ ትምህርት በጣም ነው የምጣላ የጠላሁበት ምክንያት ምንድነው? ሂሳብ ትምህርትን ይኸው መደመርና መቀነስ የኔ ያን ያህል አይደለሁም ጎበዝ ስላልሆንኩኝ መደመር መቀነስ ማካፈል ማባዛት በጣም ይከብደኝ ነበረ አይሆንልኝም ነበረ እና አባቴ በጣም እንድማር ይገርፈኝ ነበር እና በዛ ምክንያት ነው በቃ ማትስ ትምህርትን የጠላሁት ማለት ነው። ወይም ደግሞ ሂሳል ተምህርትን የጠላሁት በዛ ምክንያት ነው እና እስካሁን ድረስ የዛን ጊዜ ጠልቼው እስካሁን ድረስ ይኸው አለ እንደጠላሁት ማለት ነው እና ይኸው የማትስ ትምህርት የሂሳብ ትምህርት ያስጠላል ማለት ነው። አብዛኛው ሰው የተለያየ የሆነ የሚወደው ሰብጀክት አለ የተለያየ የሆነ የሚወደው የተመህርት አይነት ማለት አለ ማለት ነው በብዛት ውጭ ሀገር የሚኖሩ እንደ አውሮፓ እንደ አሜሪካ አይነት ሀገራት የሚወዱት የትምህርት አይነት እንግሊዝን ነው እንግሊዝን በጣም አድርጎ ነው የሚወዱት ማለት ነው። ምክንያቱም የአፋቸው ቋንቋ ስለሆነ ቀላል ስለሆነ ይወዱታል ማለት ነው እና አንድን ትምህርት ያው እንድንወደው የሚያደርገን ነገር ምንድነው? ቀላል በመሆኑ ለመረዳት ለግንዛቤ ቀላል በመሆኑ ነው ትምህርትን እንድንወደው አንድን ሰብጀክት አንድን የትምህርት አይነት እንድንወደው የሚገፋፋን ማለት ነው። የሚከብድን ከሆነስ ወይም ደግሞ የማናውቀው የትምህርት አይነት ከሆነ ግን ከዛ ትምህርት ለመሸሸት ለመራቅ እንድታገላለን ማለት ነው። ያን ትምህርት እንፈራዋለን እንጠላዋለን በዛ ክፍለ ጊዜ በቃ ፊታችንን አስጠልቶን ነው የምንቆይ ማለት ነው። እና በዛ ምክንያት ያው የትምህርት አይነት እንጠላለን ማለት ነው። አመሰገናለው

የቀን መቁጠሪያ ትጠቀማለህ የቀን መቁጠሪያ እጠቀማለሁ በብዛት ለምሳሌ የበአል ቀናትን ለማወቅ ስፈልግ የቀን መቁጠሪያ በማየት ዛሬ በዓል ነው ዛሬ ኢዲአል ፊትር ነው ዛሬ ኢደል አውጥተሃል ነው ለማለት ያስችለኛል ማለት ነው። የኔ የሙስሊም ባህል ለማወቅ ማለት ነው። እንዲሁም ደግሞ ዛሬ ቀኑ ሰኞ ነው ማክሰኞ ነው የሚለውን ነገር በቀን መቁጠሪያ ነው የምለየው ማለት ነው። እንዲሁም ደግሞ የደሞዝ ሰዓት ሲደርስ ሰላሳ መሆኑን የማውቅ በቀን መቁጠሪያ ነው ማለት ነው። ጊዜው መድረሱን እና አለቃዬን ደሞዝ ስጥኝ ብዬ የምጠይቀው የቀን መቁጠሪያ በምመለከት ሰዓት ነው ማለት ነው። እና የቀን መቁጠሪያ ትልቅ የሆነ ጠቀሜታ አለው ማለት ነው። የቀን መቁጠሪያ የሚጠቀም ሰው ስኬታማ ይሆናል ጊዜውን ደግሞ በአግባቡ ማስተዳደር ይችላል ማለት ነው። የቀን መቁጠርያ የማይጠቀም ሰውሳ ካልን ብዙ ነገራቶችን ይጎዳል ገንዘቡን እንዲሁም ደግሞ ጊዜውን በአግባቡ ስለማያስተዳድር ኪሳራ ላይ ሊወድቅ ይችላል ማለት ነው። እና የቀን መቁጠሪያ ትልቅ የሆነ ዋጋ አለው ብዬ አስባለሁ ማለት ነው። የቀን ቁጥር እንደ ሀገራችን እንደ ኢትዮጵያ ከውጭ ሀገር ከአውሮፓ ሀገር ጋር ስናነጻጽራት ወይም ደግሞ ከሳውዲ ሀገር ጋር ስናነጻጽራት የተለየ የሆነ የቀን የቀን የተዛባ የሆነ የቀን አካሄድ ነው ያላት ማለት ነው። የኛ ስንት ነው አሁን ላይ ያለንበት ለምሳሌ ሁለት ሺህ አስራ ስምንት ነው? ወደ አውሮፓ በምንመጣ ሰዓት ደግሞ ያሉበት ሁለት ሺህ ሃያ ስድስት ነው ማለት ነው። እና ብዙ የሆነ ክፍተት አለ ብዙ የሆነ ልዩነት አለ ማለት ነው። ከሳውዲ እኔ ጋር ስንመጣ ደግሞ እንደዚሁ በሰባት አመት ልዩነት አለ እና በዛ ምክንያት ብቻ የኛ የቀን መቁጠሪያ ትንሽ ወደኋላ ይላል ወደኋላ ይዘግያል ማለት ነው። እና ያው ብቻ ዞሮ ዞሮ የቀን መቁጠሪያ እኔ እጠቀማለሁ። የሚጠቀሙም ሰዎችንም ደግሞ አውቃለሁ። ብዙ ሰዎች ብዙ ጓደኞቼ የቀን መቁጠሪያ ይጠቀማሉ የቀን መቁጠሪያ የሚጠቀሙበት ምንድነው ጊዜያቸውን በአግባቡ ለማስተዳደር ስለሚፈልጉ? የቀን መቁጠሪያቸውን ይጠቀማሉ ማለት ነው። እንዲሁም ደግሞ ነጋዴዎች ሊሆን ይችላሉ የተለያየ ሰው የቀን መቁጠሪያ እየተጠቀመ የተለያየ ምርት ለማምጣት ይረዱሃል ማለት ነው። እና በዛ ምክንያት ያው የቀን መቁጠሪያ ያገለግላል የቀን መቁጠሪያ የማይጠቀም ሰው ያለ አይመስለኝም ሁሉም ሰው የቀን መቁጠሪያን ያውቃል ማለት ነው። በዓልን ለማክበር እንዲሁም ደግሞ የተወለደበትን ቀን ለማክበር ለማወቅ የቀን መቁጠሪያ ያውቃል ማለት ነው። ይጠቀማል የቀን መቁጠሪያ ይጠቀማል በዓልን ለማክበር ልደትን ለማክበር የቀን መቁጠሪያ ግዴታ ነው ማለት ነው። የቀን መቁጠሪያ ከሌለ በዓል አይከበርም ባህል አይከበርም ልደት አይከበርም። እንዲሁም ደግሞ አንድ ሰው ለምሳሌ ተፈታኝ የሆነ ተማሪ ካለ የፈተና ሰአቱን መድረሱን የሚያውቀው የቀን መቁጠሪያ በማየት ነው እና የቀን መቁጠሪያ ካላየ ያ ያ ተፈተኝ ያ ያ ተማሪ አያነብም ማለት ነው። እንዲሁም ደግሞ ለፈተና ዝግጁ ሆኖ አይሄድም ማለትም አይዘጋጅም። እኔ የቀን መቁጠሪያ ብዙ የሆነ ጥቅም አለው አለማችን ላይ ለተለያየ ነገር ይውላል ማለት ነው። የቀን መቁጠሪያ የቀን መቁጠሪያ እቅድን ለማቀድ ያስመቻል ውጤታማ ለመሆን ያስመቻል ሁሉን ነገር ለማድረግ በአግባቡ ለመፈጸም የቀን መቁጠሪያ ወይም ደግሞ ቀጠሮ ያስፈልገናል ማለት ነው። እና የቀን መቁጠሪያ ከሌለ ለምሳሌ ዛሬ ምን እንደሆነ ካላወቅኩት ቀኑ ምን እንደሆነ ካላወቅኩት ነገ ምን እንደሆነ ካላወቅኩት ከነገ ወዲያ ያለውን ቀን ካላወቅኩት እኔ ችግር ላይ ነኝ ማለት ነው። ምክንያቱም ብዙ ነገር ሊያመልጠኝ ይችላል ብዙ የሰራ እድል ሊያመልጠኝ ይችላል ማለት ነው። እና በዛ ምክንያት የቀን መቁጠሪያ መጠቀም አለብን ብዬ እመክራለሁ ማለት ነው። እና የቀን መቁጠሪያ የማይጠቀም ሰው ምን አይነት ነው ካላችሁኝ ለምሳሌ እንትን እብድ የሆነ ሰው ለምሳሌ ቀን መቁጠሪያ አይጠቀምም አያውቅም ማለት ነው። ሲቀጥል ደግሞ ህፃን ልጅ የቀን መቁጠሪያ አያውቅም አይጠቀምም ማለት ነው። ምክንያቱም ያው አእምሮ አእምሯቸው እነዚህ ሁለቱ ሰዎች አእምሮአቸው ስለማይሰራላቸው የቀን መቁጠሪያ አይጠቀሙም ማለት ነው። ሌላው ግን ጤነኛ ሰው የቀን መቁጠሪያ ሊጠቀም ግድ ይለዋል ማለት ነው። የቀን መቁጠሪያ የማያውቅ ሰው ያለ አይመስለኝም። የቀን መቁጠሪያ የማያውቁ ሰው ካለ ያው ብዙም ከብዙ ነገራቶች ከብዙ መልካም እድሎች ራሱን እያገለለ ነው ማለት ነው። እያገለለ ስለሆነ የቀን መቁጠሪያ መጠቀም አለብን ብዬ ለመምከር እወዳለሁ። ሁላችንንም የቀን መቁጠሪያ መጠቀም አለብን የቀን መቁጠሪያ የማይጠቀም ሰው ብዙ ኪሳራ ውስጥ ይገባል ብዙ ነገራቶች ውስጥ ይገባል ማለት ነው። እና የቀን መቁጠሪያ ተጠቀሙ ለማለት ነው። እባካችሁ አንዳንድ ስኬታማ ሰዎችን አለም ላይ ያሉ ስኬታማ ሰዎችን አይተን ከሆነ የቀን መቁጠር ይጠቀማሉ። ብዙ አይነት ስኬታማ ሰዎችን አውቃለሁ እኔ ብዙ የንግድ ጥበብ ያላቸው ስኬት ያላቸው እንዲሁም ደግሞ የንግድ ብቻ ሳይሆን የፖለቲካ ስኬት ያላችሁ የቀን መቁጠሪያ በመጠቀም ነው ማለት ነው። ሰአታቸውን በደንብ እያስተዳደሩ የሚኖሩ ሰዎች ናቸው ማለት ነው። በእቅድ የሆነን ነገር ለመፈጸም ከፈለጉ በእቅድ እንዲጓዙ ይረዳቸዋል ማለት ማለት ነው። የቀን መቁጠሪያ

በጀት ታስተዳድራለህ በጀት አስተዳድራለሁ እኔ አብዛኛው ጊዜ ስራ በምሰራ ሰዓት የተለያየ ሰራ ሰራለው የጉልበት ሰራ ሰራለው። እንዲሁም ደግሞ የማስተማር አስተምራለሁ አንዳንድ ጊዜ የተለያዩ ነገራቶችን ይሸጣሉ በዛ ሰዓት ያው በጀቴን በአግባቡ አስተዳድራለሁ ማለት ነው። ለእናቴ ለአባቴ ለእናቴ ለወንድሜ እንዲሁም ለእህቴ በጀት ሰጣታለው ማለት ነው። ለምሳሌ እህቴ ዩኒቨርሲቲ ስለምትማር በየወሩ የሆነ የተወሰነ ብር በጀት አርጌ መድቤ እሰጣታለሁ ማለት ነው እልክላታለሁ። ለእናትና ለአባቴም እንደዚሁ አንዳንዴ እረዳቸዋለሁ ማለት ነው። የቤት እቃ በሚያስቸግራቸው ሰዓት የወጥ ፍሬ በሚፈልጉ ሰዓት ያው በጀት አድርጌ አስቀምጬ እየመጠንኩኝ እሰጣችኋለሁ ማለት ነው። ለእናትና ለአባቴ እንዲሁም ደግሞ ለወንድሜ የሚፈልገውን ነገር አደርግለታለሁ ማለት ነው። በጀት ስንል በወር የተቀመጠ በጀት ማለት ነው። እና ለምሳሌ ለጫማ ሊሆን ይችላል ለልብስ ሊሆን ይችላል ለምግብ ሊሆን ይችላል እንዲሁም ደግሞ ለትምህርት ቤት የሚማሩበት የሚማሩበት ሊሆን ይችላል ማለት ነው። ወንድም እህቶቼ ለእነሱ ያው በጀት አስቀምጬ ያው በወር በወር እልክላቸዋለሁ ማለት ነው። ለእናቶቼም እንደዛ በጀት አንድ ሰው በጀት እንዴት ነው? ሊያስተዳድር የሚችለው ስንል የሆነ የወር ደሞዝ ሲኖረው ነው ወይም ደሞ ያው ብዙ ገንዘብ ሲኖረው ነው ማለት ነው። የበጀት አባወራ ሊሆን የሚችል ማለት ነው። በጀት ሊያስተዳድር የሚችለው ያን ያህል ገንዘብ ሲኖረው ነው። እንጂ ዝም ብሎ ማንም ሰው ያለ ገንዘብ በጀት ሊያስተዳድር አይችልም ማለት ነው። ያለ ገንዘብ ወይም ደግሞ ያለ ስራ በጀት አስተዳድራለሁ የሚል ከሆነ የሰው ገንዘብ ለሰው ስራ በገንዘብ ጣልቃ ገብነት በጀት አስተዳደራለሁ ማለት አይችልም ማለት ነው። እና በጀት ለማስተዳደር መስፈርቱ ምንድነው? በጀት ሊኖረን ይገባል የገቢ ሊኖረን ይገባል የወር ገቢ ሊኖረን ይገባል። እና ያነ የወር ገቢ ወይም ደግሞ ባንካችን ያለ ገቢ መሆን አለበት የራሳችን ገንዘብ መሆን አለበት በጀትን ለማስተዳደር የሚረዳን ማለት ነው። እንጂ የሰው ገንዘብ ላይ እኛ ማስተዳደር ማዘዝ አንችልም ማለት ነው። እና በዛ ምክንያት ያው በጀትን በዚህ መልኩ እናስተዳድራለን ማለት ነው። ወደ አባቴ ወደ እናቴ ስንመጣ እንዴት ነው በጀታቸውን የሚያስተዳድሩ ለልጆቻቸው ለእኛም ሊሆን ይችላል? ለሌላ ለወንድሞቼ ለእህቶቼ እንዴት ብለው ነው በጀት የሚመድቡ ካልነ ያው እናቴና አባቴ በወር የሚገባላቸው ደሞዝ አለ። ያንን ደሞዝ ለምሳሌ ሃምሳ ሺህ የሚገባላቸው ከሆነ አስር ሺ ለኔ አስር ሺ ለእህቴ አስር ሺ ለወንድሜ በማድረግ ይሰጣሉ ማለት ነው። እንደዛ አድርገው በጀት ይይዙልናል ማለት ነው። በተለይ እህቴ ተማሪ ስለሆነች ለሷ በወር በወር አስር ሺህ ወይም አስራ አምስት ሺህ ይላክላታል ማለት ነው። ምክንያቱም ተማሪ ስለሆነች በጀቷ ነው የወር ደሞዟ ነው የእሷ ማለት ነው የወር በጀቷን ይልክላታል አባቴ ማለት ነው። እና የወር ደሞዝ አባቶቻችን እናቶቻችን ሲኖራቸው ለእኛ በጀት ያረጉልናል ማለት ነው። ከሌላቸውሳ የወር ደሞዝ ከሌላቸውሳ ምንድነው? የሚያደርጉ ካልነ ያላቸውን ገቢ የባንክ አካውንት ያለውን ገቢ እየወጡ ለኛ ይሰጣሉ ማለት ነው። ከለላቸው ደሞ ያው የላቸውም ነው። የዛን ጊዜ ምን ይደረጋል? ልጅየው ወይም እህትየው ለስራ ለመስራት ይገደዳሉ ማለት ነው ስራ ለመስራት እየተገደዱ ይሰራሉ ማለት ነው። እና በራሳቸው ጊዜ በጀት ይፈላልጋሉ ገንዘብ ይፈላልጋሉ እና ያው ሁል ጊዜ ያው እናትና አባት ገንዘብ ማይልክለት ላይልክልን ይችላል ገንዘብ ሊያጣ ይችላል እንዲሁ ደሞ ደሞዝ ደሞዛቸው ሊቋረጥ ይችላል። እና ያው በራሳችን አንዳንዴ መስራት መልመድ አለብነ ማለት ነው። እና የኔ ቤት እንዴት ነው? በጀት የምታስተዳድረው ካላችሁኝ እያንዳንዱን በጀት እኔ አስተዳድራለሁ እያንዳንዱን አባቴ የሚልከውን ገንዘብ እናቴ የምትልከውን ገንዘብ እኔ በአግባቡ አስቀምጣለሁ ማለት ነው። እኔ ካስቀመጥኩ በኋላ ምን አደርገዋለሁ ለተለያዩ ነገራቶች ትንሽ ትንሽ እያልኩት አስፈላጊ ለሆኑ ነገራቶች አወጣዋለሁ ማለት ነው። ለምግብ ከፈለኩት ለምሳሌ ለምግብ የሚሆን ሰባ ብር ወይም መቶ ብር ከተላከልኝ ብር አውጥቼ መድቤ እበላለሁ ማለት ነው። እና በወር ለምሳሌ እኔ አሁን ለምሳሌ በወር ኩንተራት ውጪ ይዣለሁ ምግብ ለመብላት ማለት ነው። ምሳ እና እራት እና በወር አምስት ሺህ ኮንትራት ይዣለሁ ማለት ነው። የዛን ጊዜ አባቴ የሚልክልኝን ብር አምስት ሺህ ከላከልኝ ለምሳሌ ያን አምስት ሺህ ብር በአግባቡ አስቀምጬ ያን በጀት ለምግብነት አውለዋለሁ ማለት ነው። እንዲሁም ደሞ አስር ሺህ የሚልክልኝ ከሆነ አምስቱን አምስ ሺውን ለምግብ አምስት ሺህውን ደግሞ ለተለያዩ ለትምህርት ሊሆን ይችላል ለትራንስፖርት መጓጓዣ ሊሆን ይችላል ለካርድ ሊሆን ይችላል እንዲሁም ደሞ ለተለያዩ ነገራቶች ለቁሳቁሶች እኔ ለሚያስፈልገኝ ቁሳቁሶች አውለዋለሁ ማለት ነው። እና በጀቴን በዚህ መልኩ አስተዳድራለሁ ማለት ነው። አባቴ የሚልክልኝን በጀት እናቴ የምትልክልኝንም በጀትም እንደዚሁ በአግባቡ እንደ አባቴ አስተዳድረዋለሁ ማለት ነው። እና

ኢሜል ትጠቀማለህ ኢሜል በጣም ነው የምጠቀመው ኢሜል ለተለያዩ ነገራቶች ሚሴጅ ለመጻፍ ሊሆን ይችላል መልእክት ለመላለክ እንዲሁም ደግሞ ፎቶዎችን ፒዲኤፎችን የተለያዩ የሆኑ መጽሐፎችን በኢሜል አማካኝነት እላላካለሁ ማለት ነው። እንዲሁም ደግሞ እኔ ከዚህ ሰራተኛ እንደመሆኔ ለውጭ ላሉ ካምፓኒዎች በምሰራ ሰዓት የውጩ ካምፓኒ ለኔ ገንዘብም ሆነ ዶላር በኢሜል በኩል ይልክልኛል ማለት ነው። እንዲሁም ደግሞ አዳዲስ የስራ እቅዶች ሲኖሩ ወይም ደግሞ እድሎች ሲኖሩ የሚደርሰኝ በኢሜል ነው እና እኔም ደግሞ ከእነሱ ጋር የምገናኝበት ከውጭ ካምፓኒ ጋር የምገናኘው በኢሜል በኩል ነው ማለት ነው። ኢሜል ከሌለ ስራን ያስተጓጉላል ማለት ነው። እና ብዙ ነገራቶች እድሎች ሊያመልጡን ይችላሉ እና ኢሜል መጠቀም አለብን ነው ማለት ነው። ኢሜል የማይጠቀም ሰው አብዛኛው ጊዜ ትላልቅ ሰው ሽማግሌ ሰው ሊሆን ይችላል። ኢሜል የማይጠቀም እንዲሁም ደግሞ ህፃናቶች በብዛት ስልክ የሌላቸው ያላቸውም ሆኖም ደግሞ ኢሜል የማይጠቀሙ ብዙ ህፃናቶች አሉ ማለት ነው። ምክንያቱም ጥቅሙንም ስለማያውቁት ማለት ነው። እነሱ ሌላ መተግበር ያላቸው ለምሳሌ ቴሌግራም ኢሞ ዋጻፕ እና የተለያዩ ምንም አይሰራልም ማለት ነው። እና በዛ ምክንያት ያው ኢሜል አይጠቀሙም እና ወደ ኢትዮጵያ ስንመጣ ኢትዮጵያ አብዛኛው ሰው ኢሜል አይጠቀምም ማለት ይቻላል። የማይጠቀምበት ምክንያት ምንድነው? በብዛት የገጠር ልጅ ስለሆነ እንዲሁም ደግሞ ሌላ የቀን ስራ ስለሚሰራ ነጋዴ ስለሆነ አብዛኛው እንዲሁም ደግሞ የገጠር ልጅ ስለሆነ በብዛት ኢሜልን ጥቅሙን አያውቁትም ማለት ነው። ቢጠቀሙም ያው ኢሞን ነው ኢሞ የኢሞን መተግበሪያ ነው እንጂ የሚጠቀሙት የኢሜልን መተግበሪያ አይጠቀሙም። እውቀቱም ስለሌላቸው ማለት ነው እና በዛ ምክንያት ያው አንዳንድ ሰዎች ይጠቀማሉ አንዳንድ ሰዎች ደግሞ አይጠቀሙም ማለት ነው። ከጥቅሙና ከጉዳቱ አንፃር በምናይ ሰዓት ኢሜል ብዙ አይነት ጥቅም አለው። የኢሜል ጥቅም ተነግሮ አያልቅም ማለት ነው። ያለው ሰው ብቻ ነው የሚያውቀው አንድ ሰው ትልቅ ስራ ከሰራ ለዛ ካምፓኒ ለሆነ ካምፓኒ ትልቅ የሆነ ስራ ከሰራ። ገንዘቡን ሊቀበል የሚችል ወይም ደግሞ ስለሰራው ስራ አዳዲስ ነገራቶች ሊመጡለት የሚችሉ ካምፓኒዎች ሊያሳውቁት የሚችሉ በኢሜል ነው። እና ከዛ በዛ ሰው ኢሜል ኮንታክት በማድረግ በመገናኘት አዳዲስ ነገራቶችን ይልቁለታል ማለት ነው። እና ያው ከላኩለት በኋላ በዛ ኢሜል መሰረት እሱ ስራውን ይቀጥላል ወይም ደግሞ አዳዲስ እድሎችን ለመፍጠር ይመቸዋል ማለት ነው። ከእነሱ ጋር ለመገናኘት አዳዲስ እድሎችን እድሎችን ለመፍጠር ይመቸዋል ማለት ነው። ያ ስለሆነ ኢሜል ኢሜል ወሳኝ ነው። ኢሜል ሊኖራችሁ ይገባል ማለት ነው። ኢሜል የሌለው ሰው ብዙ ነገር እያመጠው ነው። ኢሜል የሌላቸው እናቶቻችን እናቶቻችን አባቶቻችን ሊሆኑ ይችላሉ ኢሜል የማይጠቀሙ ማለት ነው። በተለይ ኢትዮጵያ ውስጥ አፍሪካ ውስጥ እናቶች ወይም አባቶች ኢሜል የላቸውም። የሌላቸው ምክንያት ምንድነው? ያው በድሮ ጊዜ ኢሜል አልነበረም እንዲሁም ደግሞ ትልቅ ስልክ አይጠቀሙም ነበር ማለት ነው። ስማርት ፎን ስለማይጠቀሙ የሚጠቀሙት ትናንሽ ስልክ ነው እና ትናንሽ ስልክ ደግሞ ኢሜል የለውም በዛ ምክንያት ያው አያውቁትም ማለት ነው። ለምን እንደም ቢኖራቸውም አሁን ላይ ገዝተን ብንሰጣቸው ትልቅ ስልክ ኢሜል ሊከፍቱ አይችሉም ማለት ነው። ጥቅሙን አያውቁትም። ለምን እንደሚጠቅም ለምን እንደማያገለግል ስለማይረዱ ያው ኢሜል ለእነሱ ምንም አያደርግላቸውም ማለት ነው። እና አንዳንድ ስራዎችን ከፈለጉ ግን እኛ ልናስተምራቸው እንችላለን ማለት ነው። ወይ አባቶቻችንን እናቶቻችንን ስለ ኢሚል ያለውን ጥቅም ወይም ማስተማር አለብን ነው ማለት ነው። እናቶቻችን አባቶቻችን ብቻ ሳይሆኑ ማህበረሰቡን በጠቅላላ የገጠር ገጠር የሚኖረው ማህበረሰብ በጠቅላላ ስለ ኢሜል አጠቃቀም ልናስተምረው ይገባናል ማለት ነው። ምክንያቱም እነሱ ገበሬ አወቀ ማለት ማህበረሰብ ስለ ኢሜል አጠቃቀም አወቀ ማለት ስለ ቴክኖሎጂ አወቀ ማለት ስለ አዲስ ነገር አወቀ ማለት ስለ ገንዘብ አያያዝ አወቀ ማለት ሀገር ታድጋለች ማለት ነው። ሀገራችን እያደገች ትመጣለች እና ከውጮች ሀገር ጋር ለመወዳደር ጫፍ ትደርሳለሽ ማለት ነው። እና ሁሉም ሰው አዋቂ ሲሆን ነው ሀገራችን ልታድግ የምትችል ማለት ነው። እና አዋቂ ካልሆነ ሁሉም ሰው ሁሉም ሰው ያልተማረ ከሆነ የኛ ኢኮኖሚ የኢትዮጵያ ኢኮኖሚ ይወርዳል ማለት ነው። እና ለራብ ለተለያዩ ችግሮች እንጋለጣለን ማለት ነው። እና ግዴታ ኢሜል ልንከፍት ይገባል ኢሜል ብቻ ሳይሆን የተለያዩ መተግበሪያዎችን የተለያዩ የሆኑ ያለ አለም አቀፍ ወይ ዜና ልናገኝበት የምንችል መተግበሪያ ሊኖረን ነው ይገባል ማለት ነው። እና በዛ ምክንያት እኔ ምክሬን ለማህበረሰቡ ሁሉ ለሚወደኝ ለቅርብም ሰው እንዲሁም ደግሞ ለቤተሰቦቼ ይሄን መልእክት ማስተላለፍ እወዳለሁ ማለት ነው። እና ይኸው ኢሜል እኔ እጠቀማለሁ አዎ አለኝ። ስራ ስሰራ ስለሚያገለግልኝ አመሰግናለሁ

የትውልድ ከተማህ የት ነው? የትውልድ ከተማዬ እኔ የተወለድኩት ጎንደር ከተማ ነው ማለት ነው። ጎንደር ከተማ ተወልጄ አዲስ አበባ አደኩኝ ማለት ነው። አሁን ያለሁበት ከተማ ደግሞ ጅጅጋ ይባላል ጅጅጋ ከተማ ይባላል። እና ስለ ትውልድ ከተማዬ ትንሽ ልበላችሁ እሲ የትውልድ ከተማዬ ደስ የምትል የሆነ የአየር ፀበይ ያላት የአየር ንብረት ያላት ከተማ ናት። እና እዛ ከተማ አብዛኛው ሰው ሲኖር በደስታና በፍቅር ነው። አና በተለያዩ ነገራቶች የተለያየ እውቀት እየቀሰመ ትላልቁ ሲመክረው አንገቱን ደፍቶ እየሰማ ታላቅ አክባሪ የሆነ ሀገር ነው ያለኝ ማለት ነው። እና ይሄን የትውልድ ከተማ ጎንደር ነው ጎንደር ደግሞ ትላልቅ ሰዎች አዋቂ ሰዎች አሉ ማለት ነው። እና እነሱ አብዛኛው ጊዜ ልጆቻቸውን ይመክራሉ ትናንሽ ሰዎችን ይመክራሉ በሚመክሩ ሰዓት ይኸው እኛ አንገታችን ደፍተን ምን እንደሚመክሩ ሰምተን ይኸው የተጠቀምንበት ብዙዎች ነን። እና ሲቀጥል ደግሞ ምርቃት አለ ጎንደር ከተማ ውስጥ የተለያየ የሆነ ምርቃት አለ። ትላልቆች የሚመርቁት ምርቃት አለ እዛ ውስጥ ለምሳሌ የሆነ እቃ ከወሰድንላቸው ካግዝናቸው የተለያየ ነገር ካደረግንላቸው ለትላልቅ ሰዎች ለሽማግሌ ሰዎች ይኸው እነሱ በምላሹ ምርቃት ይመርቁልናል ማለት ነው። እና በሚመርቁነ ሰዓት እኛ ጥሩ ደረጃ እንደርሳለን ማለት ነው። እና ያው የሰራ ሰው የሰራውን ነው የሚያገኘው ጥሩ ከሰራ ጥሩ ያገኛል መጥፎ ከሰራ ደግሞ መጥፎ ያገኛል እንደሚባለው ሁሉ። ይኸው ለእነሱ ጥሩ በመስራት እኛ ጥሩ ነገር እንጠብቃለን ማለት ነው። እና የትውልድ ከተማዬ አኔ ጎንደር ነው ጎንደር ቀበሌ አስር ቀበሌ አስር አካባቢ ነው ተወልቼ ያደኩት ማለት ነው። እናቴ ቀበሌ አስር ስትሆን አባቴ ደግሞ የሚኖረው ቀበሌ አስራ አንድ ነው። ግን ያው ከተማው አንድ ነው ጎንደር ከተማ ተብሎ ነው የሚጠራ ማለት ነው። እና ጎንደር ያው ኪሎ ሜትሯ ትንሽ ናት ትንሽ የሆነች ከተማ ናት። ጎንደርን ወጣ ከወጣን የት እንገባለን አዘዞ ሚባል ቦታ እንወጣለን እንገባለን ማለት ነው። እና የእግር መንገድ በእግር መንገድ ልንጨርሰው እንችላለን ጎንደርን ማለት ነው። እና ጎንደር ትንሽዬ ከተማ ነው ፎቅ የለለው ሁሉ ሜዳ የሆነ ከተማ ነው ማለት ነው። እና የአየር ንብረቱ ሰናይ ግን በጣም ደስ የሚል የአየር ንብረት የአየር ንብረት ያለው ከተማ ነው። ማለት ነው እጽዋቱ ደግሞ በጣም ደስ ይላል እጽዋቱ ነፋሻማ የሆነ በደንብ አሪፍ የሆነ እጽዋት ያለበት ሀገር ነው ማለት ነው። ጎንደር ከተማ እና ጎንደር ከተማ ያው በዚህ ልክ እወደዋለሁ የተወለድኩበት ሀገር ስለሆነ ጎንደር ከተማን እወደዋለሁ ማለት ነው። የስራ ሀገር ናት ብል ጎንደር ከተማ የስራ ሀገር ናት ማለት አይቻልም። ሙሉ ለሙሉ ግን አንዳንድ ስራዎች አሉ በይበልጥ ብዙ ስራ አይሰራም ምክንያቱም አሁን ላይ በተለይ ኑሮ ውድነት ስለመጣ ዶላር እየጨመረ ስለመጣ ያው ስራ ብዙ የለም ማለት ነው። እኛ ሀገር ላይ እና ትንሽ ስራ ብቻ ነው ያለ ያም ስራ ደግሞ ያው ሰው ይዞታል ማለት ነው። እና ምንም መስራት አይቻልም ጎንደር ላይ ለስራ ከፈለግና አዲስ አበባ ነው ሄደን መስራት ያለብነ ማለት ነው። እና እኔ አዲስ አበባ እየሰራሁ ነው ያለ ጅጅጋ ደግሞ እየሰራሁ ነው ያለኝ ማለት ነው። ጎንደር ግን ያው የቤት ኪራይ እንዲሁም ደግሞ የተለያየ ሸቀጣ ሸቀጥ ሊኖር ይችላል እንጂ ብዙም አይደለም ማለት ነው። እንዲሁም ደግሞ ጎንደር ከተማ ታሪካዊ የሆነ ቅርስ ነው ታሪካዊ የሆነ ከተማ ነው። ያ ማለት ምንድነው? ጎንደር ከተማ ግንቦች አሉት ፋሲል ከነማ ግንብ አለ የፋሲል ግንብ የሚባል አለ የአጼ ቴዎድሮስ ቤተ መንግስት ማለት ነው። እዛ ቤተ መንግስት ውስጥ ብዙ ታሪኮች ተሰርተዋል የጥንት የሆነ ቤተ መንግስት ነው ማለት ነው። እና ያን ቤተ መንግስት ቱሪስቶች እየመጡ በአመት በአመት በወር በየሳምንቱ እየመጡ ቱሪስቶቹ ይጎበኙታል ማለት ነው። እና የቱሪስት መስብህን የቱሪስት መስብህን ያመጣ ይመስለኛል ጎንደር ከተማ ማለት ነው። እና ጎንደር ከተማ ያው ከአውሮፓ የአውሮፓ የቱሪስት መስህብ ሆኗል ማለት ነው። እና ለኢትዮጵያ ወይም ደግሞ ለጎንደር የኢኮኖሚ ብልጽግና እንዲኖር ረድቷል ማለት ነው። እና ሌላው ደግሞ ጎንደር ከተማ ውስጥ ደስ የሚለኝ ምንድነው? የተለያዩ የሆነ ወንዞች አሉ ፋፋቴዎች አሉ እና እዛ ፋፋቴ ላይ እኛ ገብተን የምዝናናው ነገር የምንዋኘው ነገር እስካሁን አይረሳኝም ማለት ነው። በጣም ደስ ይላል እዛ ቦታ ላይ ጎንደር ከተማ ውስጥ ሆነን የምንዝናናው ነገር እና ተፈጥሮ አለ። ጎንደር ከተማ ውስጥ ብዙ የሚደነቁ ተፈጥሮዎች አሉ እና የኔ የትውልድ ከተማ እንደመሆኗም ብዙ አይነት ተፈጥሮ አውቃለሁ ማለት ነው። ጎንደር ከተማ ውስጥ እና ያንን ተፈጥሮ ደግሞ ማድነቅ አይቻልም ይስባል የሚስብ ነገር አለው ጎንደር ከተማ እና እኔ የትውልድ ከተማዬ እስካሁን ድረስ አልረሳትም። ደስ የምትል ቦታ ናት አየሯ ደስ ይላል የሙቀት መጠኗም አሪፍ ነው። እንዲሁም ደግሞ ሰዎቹ እዛ ያሉ ትላልቅ ሰዎቹ ደግሞ በጣም ደግ ናቸው። ስንራብ አብልተው ስንከፋ አጽናንተው ስናዝን አስደስተውነ ነው

በስራ ጊዜ እረፍት ታደርጋለህ በስራ ጊዜ እረፍት የማደርግበት ስራ ከጨረስኩ በኋላ ነው እንጂ። ስራ ላይ እያለው እኔ እረፍት አላደርግም ስለ ስራ ላይ እያለው እረፍት ማደርግ ከሆነ። የምሰራው ስራ እንዲሁም ደግሞ ደንበኛ ሳላስተናግድ ያልፍብኛል ማለት ነው። ከስራ በኋላ ነው በብዛት እረፍት የማደርገው ስራ ከጨረስኩ በኋላ ምሳ ሰዓት ላይ በተለይ ከሁለት ሰዓት እስከ ስድስት ሰዓት ከሰራሁ በኋላ ስድስት ሰዓት አካባቢ። ለምሳ በምወጣበት ሰዓት እጄን ታጥቤ ሻወር ወስጄ ትንሽ እረፍት አድርጌ ምሳዬንም እመገባለሁ ማለት ነው። ከ ወደ ስራ ከመግባቴ በፊት ይሄን ነገር ይሄን ነገራቶች አደርጋለሁ ማለት ነው። እንዲሁም ደግሞ ማታ ሲሆን ደግሞ ከአስር ሰዓት በኋላ ከስድስት ሰዓት እስከ አንድ ሰዓት ከሰራው በኋላ ወደ ቤቴ በምሄድ ሰዓት የዛን ጊዜ እረፍት አደርጋለሁ ማለት ነው። መኪና ውስጥ በመሆን መኪና እየነደሁ ወደ ቤቴ በመሄድ የተለያዩ ነገራቶችን የሚያዝናኑ ነገራቶችን በስልኬም ሆነ በስፒከሩ በስልኬ ስፒከር በመመልከት እየተዝናነሁ እረፍት አደርጋለሁ ማለት ነው። እና ወደ ቤቴ ሄጄ እተኛለሁ። እና የስራ እረፍት መቼ ነው እረፍት የምናደርግበት ሰዓት ካለ ከስራ በኋላ ነው አብዛኛው ሰው እረፍት የሚያደርገው

ኢንተርኔት አለህ ኢንተርኔት አለኝ የሞባይል ዳታ ኢንተርኔት አለ የዋይፋይ ኢንተርኔት አለኝ ማለት ነው አብዛኛውን ጊዜ የምጠቀመው የሞባይል ዳታን ኢንተርኔት ነው ማለት ነው። ኢንተርኔት ለምን ለምን ይጠቅማል? ካለ አለም ላይ ከአለም ካሉን ሰዎች ጋር እንድንገናኝ ያደርግናል ማለት ነው። ከተለያዩ ከተለያዩ ነገራቶች ከተለያዩ የሆኑ መረጃዎች ከአዳዲስ ከትኩስ መረጃዎች ጋር እንድንገናኝ ያደርገናል ማለት ነው። ኢንተርኔት ኢንተርኔት ማለት የአለም መገናኛ የአለም ትስስር ማለት ነው። ለምሳሌ እኔ ኢትዮጵያ ውስጥ ከሆንኩኝ ካናዳ ያለን ሰው ወይም ደግሞ ኢንግላንድ ወይም አሜሪካ ያለን ሰው ጋር በኢንተርኔት በኩል መገናኘት እችላለሁ ማለት ነው። በተለያዩ መተግበሪያዎች ሊገናኝ ይችላሉ ማለት ነው። እና አንዳንድ መተግበሪያዎች ለምሳሌ ኢንተርኔት ብቻ የሚቀበሉ አሉ ማለት ነው። ኢንተርኔትን ብቻ የሚቀበሉ ለምሳሌ ቴሌግራም የሚሰሩ በኢንተርኔት ብቻ ነው። ኢሞ የሚሰሩ በኢንተርኔት ብቻ ነው። ዋትሳፕ የሚሰራው ኢንስታግራም ትዊተር የሚሰሩት በኢንተርኔት ብቻ ነው ማለት ነው። እና በኢንተርኔት ከሌለ እነዚህ መተግበሪያዎች አይሰሩም ማለት ነው። እንዲሁም ደግሞ አንዳንድ ውጪ ወደ ውጪ መደወል ከፈለግን ይሄው ኢንተርኔት አብርተን እንደውላለን ማለት ነው። በሞባይል ዳታ አማካኝነት ወይም ደግሞ በዋይፋይ አማካኝነት ማለት ነው። ይሄን ሁሉ የምናደርገው ኢንተርኔት ሲኖር ነው። ኢንተርኔት የሚኖረው ምን አይነት ሰው ነው? ካልን ኢንተርኔት የሚኖረው ሰው ሁሌ ኢንተርኔት ፍሪ የሚሆን ሰው አለ። ለምሳሌ ስትሪም የሚያደርግ ሰው ከሆነ ቪዲዮ የሚሰራ ሰው ከሆነ ዩቲዩብ የሚሰራ ከሆነ ኦንላይን ስራዎችን ማንኛውንም ስራ ሊሆን ይችላል እነሱንም ስራ የሚሰራ ከሆነ ኢንተርኔት ያስፈልገዋል ማለት ነው። እና ኢንተርኔት ይዞ ነው እንደዚህ አይነት ሰው የሚንቀሳቀስ ማለት ነው። ኢንተርኔት የሌለው ሰው ምን አይነት ሰው ነው? ካልነ ንግድ የሚሰራ ሰው እቃ ምናምን መሸጥ ለምሳሌ ልብስ ሊሆን ይችላል ጫማ ሊሆን ይችላል የተለያዩ ነገራቶችን ይኸው ሱቅ ሄዶ የሚሸጥ ሰው ኢንተርኔት አያስፈልገውም ማለት ነው። ሌላ ደግሞ ኢንተርኔት የሚያገለግለው ደግሞ የተለያዩ የሆኑ ካሜራዎችን ለማየት የተለያዩ የሆኑ ካሜራዎችን በኢንተርኔት መልኩ ለማየት ማለት ነው። የተለያዩ የሆኑ ቲቪዎችን ዲኤስ ቲቪዎችን ለመመልከት የሚያገለግል የሆነ ነገር ነው ማለት ነው። ኢንተርኔት የምንለው ማለት ነው ኢንተርኔት ከሌለ እነዚህን ነገራቶች ሁሉ ማድረግ አይቻልም ማለት ነው። ሲቀጥል ደግሞ ኢንተርኔት የተለያዩ አለም አቀፋዊ የሆኑ ነገራቶችን ለመከታተል ይረዳል። ለምሳሌ ቲክቶክ ቲክቶክ ከፍተን የተለያዩ ዜናዎችን ትንቢያዎችን የተለያዩ የሆኑ ፊልሞችን እንዲሁም ደግሞ ስለ ፖለቲካም ሊሆን ይችላል ስለ ኢኮኖሚም ሊሆን ይችላል የምናውቅበት መንገድ ያው ኢንተርኔት በመክፈት ነው። እና ኢንተርኔት ከፍተን ስለዛ ነገር ግንኙነት ይኖረናል ማለት ነው። ስለ እውቀት ይኖረናል ስለዛ ነገር እና አዎ ሁሌ ሁሉ ነገር እየተሰራ ያለ በኢንተርኔት ነው። ኢንተርኔት ከሌለ እውቀትም የለም ማለት ነው። እውቀት የምናገኝበት ማዕድ ኢንተርኔት ውስጥ በመግባት ነው ማለት ነው። ጎግል ላይ በመግባት ነው። ክሮም ላይ በመግባት ነው የተለያዩ መተግበሪያዎች ላይ የተለያዩ ዌብሳይቶች ላይ በመግባት ብቻ ነው። ልናቅ የምንችል ማለት ነው። ልንማር የምንችል ይሄን ደግሞ የምናደርገው ኢንተርኔት ሲኖረን እና ሲኖር ብቻ ነው ማለት ነው። ሌላ አዲስ ነገር የለም ያለ ኢንተርኔት የማይሰሩ ነገር የለውም ማለት ነው። ያለ ኢንተርኔት የሚሰራ ምን አይነት መተግበሪያ አለ? ካለ ስልክ አለ ለምሳሌ ይሄ ስልክ እንዲሁም ደግሞ ካሜራ አለ ጋለሪ አለ ፋይል አለ ዜንደር ምናምን የሚባሉት ነገራቶች ያለ ኢንተርኔት ነው የሚሰሩ ማለት ነው። ሁሉ ግን በብዛት የሚባል የስልክ መተግበሪያዎች የሚሰሩት በኢንተርኔት ነው አብዛኛዎቹ ኢንተርኔት ያስፈልጋቸዋል ማለት ነው። እንደውም ባንኪንግ ለምሳሌ ኢንተርኔት ባንኪንግ የሚባል አለ። ኢንተርኔት ባንኪንግ ውስጥ ኢንተርኔት ከሌለ ጥቅም የለም ማለት ነው። ሲስተም አይኖርም ማለት ነው። ኢንተርኔት ባንኪንግ ለማዘዋወር ምን ያስፈልጋል? በቀዳሚነት ያው ኢንተርኔት ያስፈልጋል ማለት ነው። እና ለብዙ ነገራቶች ይጠቅማሉ ማለት ነው። አሁን ላይ ደግሞ በይበልጥ ኢንተርኔት ተጠቅሞ የተለያዩ ክፍያዎችን የግብር ክፍያዎችን ማድረግ ተጀምሯል ማለት ነው። የግብር ክፍያዎች ስል የመብራት የውሃ እንዲሁም ደግሞ የመኖሪያ የሆነ ግብርን እየከፈልን እንድንኖር አስችሎናል ማለት ነው። ወይ በቀጥታ በስልካችን ብቻ በመክፈት ግብርን መክፈል እየተቻለ ነው። እና ኢንተርኔት ብዙ ርቀት የሄደ ይመስለኛል ማለት ነው። አሁን ላይ ደግሞ ኢንተርኔት የሚያስፈልገው እንደ ተማሪም እንደመሆናችን ከተለያዩ ነገራቶች ጋር እንድንገናኝ ማለት ነው። ከተለያዩ አርቲፊሻል ኢንተለጀንሶችን ሰው ሰራሽ የሆኑ ድህረ ድህረ ገጾችን ገብተን እንድንመለከት ያደርጋል ማለት ነው። እነ ቻት ጂፒቲን ሊሆን ይችላሉ የተለያዩ የሆኑ መተግበሪያዎችን የምናገኘው በኢንተርኔት ነው ማለት ነው። ኢንተርኔት ከሌለ እነዚህ መተግበሪያዎች አይሰሩም ማለት ነው። እና ኢንተርኔት ብዙ የሆነ ጥቅም አለው። ጉዳትም ደግሞ አለው። ጉዳቱን ደግሞ ስናይ ጊዜ ማባከን ነው ማለት ነው። አመሰግናለሁ

የጠዋት ወይስ የማታ ሰው ነህ እኔ እንኳን አብዛኛው ጊዜ የማታ ሰው ነኝ ቢባል ማጋነን አይሆንም። ምክንያቱም ማታ ከሁለት ሰዓት አንስቶ እስከ ስምንት ሰዓት አካባቢ እቆያለሁ ማለት ነው። የተለያዩ ነገራቶችን በማድረግ በማንበብ ሊሆን ይችላል በመጻፍ ሊሆን ይችላል። እንደውም ደሞ ቲክቶክ በማየት ሊሆን ይችላል። አንዳንዴ ደግሞ ስልኬን ከፍቼ የተለያዩ ቪዲዮዎችን በመየት ሊሆን ይችላል ማለት ነው። እና ብዙ ነገራቶችን በማድረግ ማታ እስከ ስምንት ሰዓት እሄዳለሁ ማለት ነው። እና የማታ ሰው ነኝ። እኔ ጠዋት ደግሞ አብዛኛው ጊዜ አስራ አንድ ሰዓት ከተነሳው በኋላ ወዲያው እተኛለሁ ወደ ሁለት ሰዓት አካባቢ ሲል እተኛለሁ እና የጠዋት ሰው አይደለሁም የማታ ሰው ነኝ ብዬ አስባለሁ ማለት ነው። እንዴት? ነው ሰው ሁሉ አንዳንድ ዩቲዩበሮችን አይታችሁ ከሆነ ማታ ማታ ብቻ ነው የሚሰሩት ቲክቶከሮችን ደግሞ አይታችሁ ከሆነ ማታ ማታ ብቻ ነው የሚሰሩ ማለት ነው። እና እኔም ደግሞ የምከታተላቸው ማታ ማታ ነው። እና እነሱም እኔም የማታ ሰው ነን ጠዋት ጠዋት የእንቅልፋችን ነው የምንተኛ ማለት ነው። እና የወገዛ ምክንያት እኔ የማታ ሰው ነኝ ብል ያው ማጋነን አይሆንብኝም ማለት ነው። ምክንያቱም እስከ ስምንት ሰዓት ስለምቆይ ከሁለት ሰዓት እስከ ስምንት ሰዓት ስለምቆይ የማታ ሰው እኔ ማለት ነው። የጧትና የማታ ሰው ልዩነታቸው ምንድነው? ካልን ማታ የማታ ሰው የሆነ አብዛኛው ጊዜ አርፍዶ ስለሚተኛ ጠዋት መነሳት ያቅተዋል ማለት ነው። እና ወደ ትምህርት ቤት ወይም ደግሞ ወደ ስራ በአግባቡ ወይም ደግሞ በደስ ደስ እያለው አይሄድም ማለት ነው። እና ፊቱ ላይ ትልቅ የሆነ ድካም የድካም ስሜት ይታያል። እና የማታ ሰው መሆን ጥሩ አይደለም ብዬ ለመናገር እወዳለሁ ማለት ነው። የጧት ሰው መሆን ለምሳሌ ማታ ሁለት ሰዓት ላይ በስርዓት በሰአቱ ተኝተን ጠዋት አንድ ሰዓት ላይ የምንነሳ ወይም አስራ ሁለት ሰዓት የምንነሳ ከሆነ እኛ የጧት ሰው የምንባል እና በአግባቡ ስራችንን መፈጸም እንችላለን ማለት ነው። ወደ ትምህርት ቤት በሰአቱ እንሄዳለን እንዲሁም ደግሞ ወደ ስራ ቦታ በሰአቱ እንሄዳለን ማለት ነው። ጠዋት የምንነሳ ከሆነ እናም ያው በልብ ታማኝነት እንደውም ደግሞ በልብ ተነሳሽነት በራስ መተማመን ጊዜያችንን ቀናችንን እንድንጀምር ያደርገናል ማለት ነው። በጧት መነሳት ይሄ እንደዚህ አይነት እጠቀማለሁ በጧት የማይነሳ ሰው ግን ሁል ጊዜ ደካማ የሆነ ሰው ነው። ራሱን እየወቀሰ ነው የሚነሳና ብዙ አይነት ጉዳቶች ሊጥርሱበት ይችላሉ ማለት ነው። የአእምሮ ጉዳት እንዲሁም ደግሞ የሰውነት ጉዳትም ሊያጋጥመው ይችላል። ያው ሰውነቱ ሁሉ ሊደክም ይችላል። እንዲሁም ሰውነቱ ላይታዘዘው ይችላል ማለት ነው። ድካም ድካም ሊለው ይችላል እና በዚህ ምክንያት ይኸው የጠዋት ሰው ብትሆኑ ይመከራል ማለት ነው። እና ስራ የምትሰሩ ከሆነ በሰአቱ እስከ ሶስት ሰዓት ወይም እስከ አራት ሰዓት ሰርታችሁ ይኸው ብትተኙ እና ጠዋት ደግሞ በሰአቱ ብትነሱ ለእናንተ ይሻላል ማለት ነው። ብዙ ጥቅም ልታገኝ ትችላ ትችላላችሁ ማለት ነው። እና የጠዋት ሲሳይም እንዳያመልጣችሁ ጠዋት የተሰራ ስራ ያው ውጤታማነት ስለሚኖረው ማለት ነው። ውጤታ ውጤት ይኖረዋል እና በጠዋቱ መስራት መልመድ አለብን ለማለት ነው። የጠዋት ሰው መሆን ጥሩ ነው። እኔም ደግሞ እራሴን አለማምዳለሁ የጧት ሰው ለመሆን የማታ ሰው መሆን ጥሩ አይደለምና የጧት ሰው ለመሆን ራሴን አለመምደዋለሁ። እና ያው አብዛኛው ጊዜ እፃኖት ህፃናቶችን አይታችሁ ከሆነ ያው የጠዋት ሰው ናቸው። ህፃናቶች በጊዜ ነው የሚተኙት ወይ ሁለት ሰዓት አንድ ሰዓትም የሚተኛ ህፃን አውቃለሁ እኔ አንድ ሰዓት ይተኙና እዛ ሌሊት አስራ አንድ ሰዓት ላይ ይነሳሉ ማለት ነው። አስራ አንድ ሰዓት ከተነሱ በኋላ ከዛ በኋላ አራት ሰዓት ነው ሊተኙ የሚችሉ እንቅልፍ የሚባል የለም ማለት ነው። ህፃናቶች ዘንዳ ትላልቆች ስንመጣ ደግሞ አባቴን ብንወስድ አምሽቶ ይተኛል ያው አምሽቶ ከተኛ በኋላ አስራ ሁለት ሰዓት ይነሳል ማለት ነው። ለስራ ስራ ለመሄድ እና ይኸው አባቴ ጠንካራ ስለሆነ ነው። እናቴም እንደዛ ታደርጋለች አምሽታ ትተኛና ሌሊት ተነስታ የቤት ስራዎችን ትሰራለች ቁርስ ልታቀርብ ትችላለች። እንዲሁም የተለያዩ እቃዎችን ልታጥብ ትችላለች። ቤት ልታጸዳ ቤት ልትሸክፍ ትችላለች። እና ይኸው እናቴም እንደዚሁ አርፍዳ ነው የምትተኛ ማለት ነው። እና ወደ ወንድሜ ስንመጣ ያው ወንድሜ ህፃንም ስለሆነ ይኸው በጊዜ ነው የሚተኛ ሰባት አመቱ ስለሆነ በጊዜ ይተኛና ይኸው በጊዜ ይነሳል ማለት ነው። የኔ ወንድም እና ይኸው እንቅልፍ የሚባል ቶሎ ያሸንፈዋል። ያው እሱ አውቆት አስቦት ሳይሆን ያው እንቅልፍ ስለሚያሸንፈው ቶሎ ብሎ ወደ ሶስት ሰዓት ላይ ወደ ሁለት ሰዓት ላይ እንቅልፍ ይወስደዋል ማለት ነው። በዛ ሰዓት የተኛ ሰው ደግሞ የሚነሳው ጠዋት ነው። አስራ ሁለት ሰዓት አካባቢ ወይ አንድ ሰዓት አካባቢ ነው የሚነሳ ማለት ነው። ወንድሜ እቺን አይነት የሆነ ዘዴ ይጠቀማል ማለት ነው። ሳይፈልገው ይጠቀመዋል። እንቅልፍ ስለሚያስገድዱ ደካማ ስለሆነ ማለት ነው። እህቴም እንደዛ እህቴም ደግሞ ትንሿም እህቴ በጊዜ ነው የምትተኛ። እሷ አንድ ሰዓት ላይ ነው የምትተኛ ከዛ በኋላ የምትነሳው ወደ አስራ አንድ ሰዓት ወደ አስር ሰዓት አካባቢ ትነሳና ያው እኛን ትረብሸናለሽ ማለት ነው። እኛን የተኛነውን ሰዎች ትረብሸናለች እና ያው በጊዜ እተኛለሁ ግን እኔ የማታ ሰው ነኝ

ቤተሰብ ምን ያህል ጊዜ ይሰባሰባል የኔ ቤተሰብ የሚሰባሰበው በቀን ሶስት ጊዜ ይሰባሰባል ለቁርስ ለምሳ እንዲሁም ደግሞ ለአራት በተለይ አራት ሰዓት ሲደርስ ሁላችንም እንሰባሰባለን ማለት ነው። እኔ ወንድሜ እህቴ አባቴ እናቴ እንዲሁም ደግሞ አክስቴ አጎቴ በአብዛኛውን ጊዜ በራት ሰዓት እራት ልንበላ ስንል በዛ ሰዓት እንሰባሰባለን ማለት ነው። እና የተለያዩ ጨዋታዎችን እናደርጋለን በዛ ምክንያት እንሰባሰባለን እንዲሁም ደግሞ የኔ ቤተሰብ ሊሰባሰቡበት የሚችሉበት ጊዜ ቅዳሜና እሁድ ነው። ቅዳሜና እሁድ በተለይ እሁድ ያው ስራ ስለሌለ ሁላችንም ከስራ የጸዳ ስለሆነ እሁድ ስራ ስለሚዘጋ ያው ቤት ቤት ውስጥ ነው። የምናሳልፈው እና በዛን ጊዜ ተሰባስበን የተለያዩ ጨዋታዎችን የተለያዩ ነገራቶችን እናደርጋለን ማለት ነው። ቀልዶችን እናያለን እንዲሁም ደግሞ ፊልሞችን ከፍተን ድራማዎችን ከፍተን እያየን እየተገረምን ያው እርስ በራሳችን እየተሳሳቅን እየተጫወትን እናሳልፈዋለን ማለት ነው። የእሁድን ቀን ማለት ነው። እና ያው በቀን እኔ ሶስት ጊዜ እንሰባሰባለን ግን በተለይ ደግሞ በማታ ላይ በማታ ክፍል ጊዜ እንሰባሰባለን ማለት ነው። ቤተሰቦቼ ሲቀጥል ደግሞ ይኸው ቅዳሜና እሁድ ይኸው ስራ ስለሌለ ቅዳሜና እሁድ አብረን እንሰባሰብና የተለያዩ ነገራቶችን እናደርጋለን ማለት ነው። ወደ ሌላ ቦታ ስንመጣ ወደ ሌላ ቤት ስንመጣ ያው ቤተሰቡ የማይሰበሰብለት የሆነ ልጅ አለ ለምሳሌ ያ ልጅ ያው ደስተኛ አይሆንም ማለት ነው። ምክንያቱም የእናት የአባት ወይም ደግሞ የቤተሰብ ፍቅር ሳያገኝ ነው የሚያድግ ማለት ነው። እና አንዳንድ ሰው አይታችሁ ከሆነ ያው የሚሰራው ማታ ማታም ቀንም ስለሚሰራ ያው ቤት የማይመጣ አባት አለ ማለት ነው። ብዙ አባቶች አሉ እንዲሁም ብዙ እናቶች አሉ። ቀኑን ሙሉ ስራ ላይ የሚውሉ ማለት ነው እና ጊዜ የሌላቸው ለመሰባሰብ ጊዜ የሌላቸው። እናትና አባቶች አሉ ማለት ነው። እና በዚህ ምክንያት ይኸው ጊዜው ብዙም አይደለም ማለት ነው። ቢሰበሰቡ ወይ እሁድ እሁድ ሊሰበሰቡ ይችላሉ ማለት ነው። አባት ከስራ ስራ ጨርሶ ሲመጣ እናት ደግሞ እንዲሁ ስራ ጨርሳ ስትመጣ ይኸው ሊሰባሰቡ ይችላሉ ማለት ነው። ወደ ወንድሞች ወደ እህቶች ስንመጣ እህቶችና ወንድሞች አብዛኛው ጊዜ ወደ ትምህርት ቤት ስለሚሄዱ የሚመጡ በብዛት ማታ ላይ ነው። ማታ ሁላችንም እንሰባሰባለን ማለት ነው የቤተሰቡ አባል በሙሉ ማታ ይሰባሰብና የተለያየ ነገር ያደርጋል ማለት ነው። ለምሳሌ ወንድሞቼ ያው ትንሽ አብሮ እኔ ይጫወቱና ህፃንም ስለሆኑ ወንድሞቼ ቶሎ እንቅልፍ ይወስዳቸውና ይተኛሉ ማለት ነው። እኛ ግን ያው ትላልቆች እኔ አባቴ እናቴ ትልቅ ወንድሜ እንዲሁም ትልቅ እህቴ አንድ ላይ በመሆን እየተጫወትን ወይም ደግሞ ፊልም እያየን ተከታታይ ድራማ እያየን እናድራለን ማለት ነው። እየተጫወትን በደንብ እንቆያለን እስከ ስምንት ሰዓት እስከ ሰባት ሰዓት አካባቢ ይኸው አብረን እንቆያለን ማለት ነው። ይሄን ስራ እያደረግን ፊልም እያየንም እየተጫወትን ማለት ነው። እና በዚህ ሰዓት እሰበሰባለሁ እኔ በማታ ክፍሌ ጊዜ እሰበሰባለሁ ማለት ነው። እና ይኸው አብዛኛው በወር ለምሳሌ ይኸው አራት በወር ስንት እንሰበሰባለን ማለት ነው? በብዛት ያው አስር ጊዜ እንሰበሰባለን ማለት ነው። በወር ቅዳሜ እና እሁድ ካለ ቅዳሜ እና እሁድ ቅዳሜ እና እሁድ አድርገን ያው አስር ጊዜ አካባቢ እንሰበሰባለን ማለት ነው። ከቤተሰብ ጋር ከቤተሰብ ጋር መሰብሰብ ምንድነው ጥቅሙ ካልነ? ይኸው ግንኙነት እንዲኖረን ያደርገናል ማለት ነው። ፍቅር እንዳይረሳ ፍቅራችንን እንዲቀጥል ያደርጋል ማለት ነው። እና ከቤተሰብ ጋር መሰባሰብ ብዙ ነገራቶችን ብዙ ስሜቶችን እንድንጋራ ያደርገናል ማለት ነው። እና ከቤተሰብ ጋር መሰብሰብ ጥሩ ነው። ጭንቀት እንዲለቀን ያደርገናል ማለት ነው። ከቤተሰብ ጋር አለመሰባሰብ ከቤተሰብ ጋር አለመሆን ምንድነው ችግሩ? ከተባለ ከቤተሰብ ጋር አለመሆን ከቤተሰብ ጋር መሰባሰብን መጥላት ብቸኛ መሆን ትልቅ የሆነ ጉዳትን ያስከትላል ማለት ነው። ለተለያየ ሱስ ያጋልጠናል ብዙ አይነት ሱስ አለ። ብዙ አይነት ሱስ አለ ቤት ውስጥ ሆነው ተደብቀው የሚሰሩት በተለይ ወጣት ወንዶች ብዙ አይነት ሱስ አለ። እና ያ ያ ሱስ እንዳይኖር ከቤተሰብ ጋር መሰባሰብ ግዴታ ነው ማለት ነው። ከቤተሰብ ጋር ሆኖ መቀላቀል ችግርን መፍታት አንድ ላይ ሆኖ ግዴታ ነው ማለት ነው። እና እንደዚህ አይነት ጉዳት ሊያመጣ ይችላል። ሱስ ሱስ ውስጥ እንድንገባ ያደርግናል እንዲሁም ደግሞ የማህበራዊ የማህበራዊ ግንኙነት እንዲጎድል ያደርጋል ማለት ነው። የማህበራዊ ግንኙነት ያሳጣናል እንደዛ እንደሆን ከቤተሰብ ጋር ያው መሰባሰብ አለብን ብዪ አምናለሁ ያው እኔ ያለኝ አቋም ይሄ ነው። ስለ ቤተሰብ እና

ስሜትህን በፊትህ ላይ ታሳያለህ ስሜትህን በፊቴ ላይ ማሳየው አንዳንዴ ስናደድ ብቻ ነው። ስናደድ ያው መቆጣጠር ስለሚያቅተኝ በውስጤ መያዝ ስለሚያቅተኝ በሆዴ መያዝ ስለሚያቅተኝ ያው በፊቴ ላይ አንጸባርቀዋለሁ ማለት ነው። እና ያየኝ ሰው ሁሉ ተናዷል ዛሬ ደስተኛ ነው እንዲሁም ደግሞ እንደ ዛሬ ያለበት ሁኔታ ጥሩ ነው እያለ ይገመግመኛል ማለት ነው። ምክንያቱም ፊታችን ላይ የሚታየው ነገር የውስጣችንን ያንፀባርቀዋል ማለት ነው። እንዲሁም ደግሞ ደስተኛ በመሆን ሰዓት ያስታውቃል። ያስታውቃል ሰውነቴ ሁሉ ይንቀሳቀሳል ቀልጠፍ ቀልጠፍ እላለሁ ፍጥነት ይኖረኛል ስናገርም ስጫወትም እየጮኩኝ አወራለሁ ማለት ነው። እና ያው ደስተኛ በምሆንም ሰዓት የው ፈገግታ አለ። ደስታ አለ ፊቴ ላይ የሳቅ ደስታ አለ የሳቅ የሆነ ምልክት አለ ማለት ነው። ፊቴ ላይ እና ይኸው ደስተኛ በምሆንበት ሰዓት ፊቴ ላይ ያስታውቃል ማለት ነው። እና በደንብ አድርጎ ይታያል። እና ያው አንዳንድ ሰው አይታችሁ ከሆነ ያው መጥፎ የሚባል ሁኔታ ያለ ሰው ፊቱን ስታዩት ለምሳሌ ጠቆር ጠቆር ብሎ እናየዋለን ማለት ነው። ወይም ደግሞ እያለቀሰ በምናገኘው ሰዓት ያው ውስጡ እንደተጎዳ ያመለክታል ማለት ነው። እና የፊት ማንነት የፊት ምንነት የውስጥን ምንነት ያሳየናል ማለት ነው። እና አንዳንድ ሰው ደግሞ ከሁለቱም የሆነ አለ። የውስጡ ሌላ የፊቱ ሌላ የሚባል አለ የውስጡ ሌላ የውጪው ሌላ የሚባል ብዙ ሰው አለ። እና የፊቱ አንዳንድ ሰው እየሳቀ ውስጡ የሚያለቅስ ልቡ የሚደማ ብዙ ሰው አለ። እንዲሁም ደግሞ አንዳንዱ ውስጡ እያለቀሰ ፊቱ የሚስቅ አለ። እና ውስጡ እየሳቀ ፊቱ የሚያለቅስ ደግሞ አለ እና እንደዚህ እንደዚህ አይነት ብዙ አይነት ሰዎች አሉ የተለያየ ሰው ነው። እና ሁልጊዜ ውስጥ በውስጡ ያለው ሰው በፊቱ ይታያል ማለት አይደለም። በውስጡ የያዘው ነገር በፊቱ ይታያል ማለት አይደለም። እና የሰው ልጅ ይለያያል። ደስተኛ ሆኖ ፊቱ ኮስታራ የሆነ ሰው ብዙ አለ። እንዲሁም ደግሞ ፊቱ ውስጡ እያለቀሰ ፊቱ ፈገግ የሚል ሰው አለ። እና እንደዚህ አይነት ሰው ጠንካራ አለ። ጠንካራ እንደዚህ አይነት ብዙ ጠንካራ ሰዎች አሉ። የማቃቸው እና ይኸው የፊት ምልክት የውስጥን ያመላክታል ማለት አይደለም። እና ያው አንዳንድ ሰዎች ጋር ሲቀር ብቻ ማለት ነው። እና ያው እኔ እንኳን አብዛኛው ጊዜ ስቆጣም እንዲሁም ደግሞ ስናደድ የተለያዩ ነገራቶችን ሳደርግ ያው በውስጤ ያለውን ነገር ነው በፊቴ የማሳይ ማለት ነው። ለምሳሌ እኔ አንዳንድ ጊዜ ስሜታዊ ስሆን እንዲሁም ደግሞ በጣም ስናደድ ውስጤን ኮስተር አደርጋለሁ

የምታስታውሰው ጥሩ መምህር አለ የማስታውሰው ጥሩ መምህር ሰብለ ትባላለች ከአንደኛ ክፍል እስከ አራተኛ ክፍል ያስተማረችኝ የኔ መምህር ሰብለ ምትባል መምህር አለች እና በጣም ነው የምወዳት። ምክንያቱም የምወድበት ምክንያት እሷ ጥሩ የሆነ ባህሪ ነው ያላት እንዲሁም ደግሞ ለተማሪዎቿ ትጨነቃለች። የተለያየ ነገር ስናደርግ ትቆጣናለች ጥሩውን መጥፎውን ታስተምረናለች ማለት ነው እና በጣም የማረሳት መምህሬ ናት። ሰብለ ትባላለች ሰብለ በጸባይዋ በስነ ምግባሯ የተመሰከረላት የሆነች ከሁሉም መምህር በበለጠ መልኩ ደስ የሚል ፀባይ የነበራት መምህሬ ናትና ሰብለን በጣም ነው የምወዳት ማለት ነው። አንዳንድ መምህሮች አሉ የማልወዳቸው መምህሮች አሉ። ለምሳሌ ማተስ መምህር ሂሳብ መምህር አልወዳትም ነበረ ምክንያቱም እሷ ትጋረፍ ነበረ። ሰውነቴን ትደበድበኝ ነበረ የቤት ስራ ብዙ የቤት ስራ ትሰጥ ነበረ ያልሰራውን ሰው ደግሞ ትገርፈው ነበር እና በጣም ነበረ እኔ የምጠላት ማለት ነው የማትስ መምህር። እንዲሁም ደግሞ አንድ ሌላ መምህር ደግሞ ነበረ እሱንም ደግሞ በጣም ነው የምጣለው ማለት ነው። ምክንያቱም ይማቱ ነበረ ይቆጡ ነበረ ልጅ እያለን ደግሞ እኛ የሚቆጣንና የሚመታን ሰው አንወድም ነበር እና እነዚህ ሰዎች ግን በጣም ይማቱ ነበረ ሰብ ላይ ግን ጨዋ ነበረች። በምክር ብቻ እንዲሁም ደግሞ በጥሩ ስነ ምግባር ብቻ በመሳም በፍቅር ነበረ እኛን ያስተማረችን ማለት ነው በዛ ምክንያት ነው ሰብለን በጣም አድርጌ ነው የምወዳት ማለት ነው። እና እሷ ደግሞ ምን መምህር ምን ትምህርት ነው ያስተማረችኝ ካልነ? እንግሊዝህን አስተምራናለች እንግሊዝ ትምህርትን እንግሊዝ ሳብጀክትን ማለት ነው አካባቢ ሳይንስን እንዲሁም ደግሞ ሰንትን የጤና ነክ ትምህርትን አስተምራኛለች ማለት ነው እና እስካሁን አረሳትም አማርኛን አስተምራኛለች። ማህበረሰብን አስተምራኛለች ማህበረሰብ የሚባል ሳብጀክትን አስተምራኛለች እና የተለያዩ ሳብጀክቶችን አስተምራኛለች እና እሷ በምታስተምረኝ ሰዓት ሁሉም ሰብጀክት ይገባኝ ነበረ ምክንያቱም እሷ። የዋህ ስለሆነች ስነ ምግባሯ ባህሪዋ ጨዋ ስለነበረ የምታስተምረውም ትምህርት ይገባኝ ነበረ ማለት ነው እና። መምህር እንዴት ነው ሊወደድ የሚችል? አስተማሪ እንዴት ነው ልንወደው የምንችል ካልነህ በስነ ምግባሩ ነው አንደኛ ልንወደው የምንችል በስነ ምግባሩ ብቻ ነው እንዲሁም ደግሞ ልንወደው የምንችለው ነገር። ያው የማይቆጣጠር ከሆነ ያው ልጅ እያለን በጣም የማይቆጣጠርን ከሆነ እንድንጫወት የሚፈቅድልን ከሆነ። የወላጅ አምጡ እያለ የማያስመርርን ከሆነ እንዲሁም ደግሞ የቤት ስራ የማያበዛብን ከሆነ። ብዙ ጥያቄዎች የማይጠይቅብን መምህር ከሆነ እንወደዋለን ማለት ነው ተወዳጅ ያደርገዋል አንድን መምህር ተወዳጅ የሚያደርጉት ባህሪያቶች እነዚህ ናቸው ማለት ነው። እነዚህ እነዚህ የሌሉት መምህር ግን ይኸው ሁሌም በተማሪ በኩል። ጥላቻን ነው የሚያስተናግድ ማለት ነው። ለምሳሌ በጣም የሚማታ የሆነ መምህር አለ እንዲሁም ደግሞ የሚሳደብ። ብዙ የቤት ስራ የሚሰጥ መምህር ይጠላል ማለት ነው። በተማሪዎች ዘንዳ ይጠላል እና የሚቆጣ የሚማታ መምህር ወላጅ አምጣ እያለ የሚያስመርር መምህር። ይኸው በተማሪ በኩል በተማሪ ዘንድ ትልቅ የሆነ ጥላቻን ያስተናግዳል እና ያው በዚህ መልኩ ያው አይወደድም ለማለት ነው እና። ብቻ ብዙ መንገዶች አሉ ተማሪ መምህርን ሊወድበት የሚችል ማለት ነው። እንዲሁም ደግሞ የማይረሳው መምህር አለ ማለት ነው። አሁን ላይ መሰረትን የጣለበት ልጅ እያለ ያስተማረው መምህር ለአሁኑ ማንነቱ። መገንባት ትልቅ ሚና አስተዋጽኦ ያበረከተ የሆነ መምህር አለ ማለት ነው። ልባችን ውስጥ የተቀመጡ ብዙ መምህሮች አሉ የማንረሳቸው። ልጅ እያሉ ልጅ እያለነ ያስተማሩና ብዙ መምህራኖች አሉና ያው እነሱ መምህራኖች ሁሌም በልባችን ተቀርጸው ይቀመጣሉ ማለት ነው። አድገን ተምረን ተመርቀን ስራ እስክንይዝ ድረስ ሁሌ በልባችን ውስጥ አሉ ማለት ነው። መምህሮቻችን በሙሉ እና ይኸው መምህሬ ሰብለ እወድሻለሁ አሁን ላይ እንደውም አይቻት ነበረ። አግብ ከባሏ ጋር ሆና ልጅ ወልዳ የሆነ ቦታ ላይ አይቻት ነበረ ማለት ነው። እሷን ይኸው ልጇን እያሳደገች እሷም ደግሞ ይኸው ጡረታ ወጥታ አሁን የመንግስት ብር እየበላች ያው። ስራ እድሜዋ ስለገፋ ጡረታ ወጣች ማለት ነው እና ዝም ብላ ከቤቷ ቁጭ ብላ የቤት ስራ ነገር እየሰራች አይቻታለሁ እና ያው ደስ የሚል ነገር ነው ብቻ የሚያስደስት ነገር ነው። እህቴን መምህሬ ሰብለህ ማለት ነው እና እስካሁን ድረስ አልረሳኋትም። ደስ የምትለኝ መምህር ናት ጥሩ ስነምግባር ጥሩ ባህሪ የነበራት መምህሬ ናት እና እስካሁን ከልቤ አልጠፋችም ማለት ነው። መምህር ሲባል የልጅነት መምህር የ አይስኩል መምህር ሲባል ትዝ የምትለኝ ሰብለ ናት ማለት ነው። ከሰብለው

ዛሬ የአየር ሁኔታው እንዴት ነው? የአየር ሁኔታው በጣም የሚያምር የአየር ሁኔታ ነው ያለው ቀዝቃዛ የሚባል የመጠን ያለው የአየር ሁኔታ ነው ያለው ማለት ነው። ቅድም ግን ጠዋት አካባቢ ትንሽ ሞቃታማ ነበረ ሙቀት ነበረ ያው ሰውነታችን ሲያቃጥለን ነበረ ላበት በላበት ስንሆን ነበረ እና በብዛት ያው ምን ተነፍሰው አየር ሁሉ በጣም ሞቃታማ ነበረ። አሁን ግን ደስ የሚለው ትንሽ እየመሸም ስለሆነ ቅዝቅዝ ያለ የአየር ሁኔታ ነው ያለ ማለት ነው። በዚህ የአየር ሁኔታ ሰዓት ምን ማድረግ ይቻላል የፈለግነውን ነገር ማድረግ እንችላለን ማለት ነው። አየሩ ቀዝቃዛ ከሆነ የፈለግነውን ነገር የወጣን ስራ ለመስራት እንችላለን እንዲሁም ደግሞ የተለያየ ቦታ ረጅም መንገድ ልንጓዝ እንችላለን ማለት ነው። በተቃራኒው ደግሞ ሞቃታማ ከሆነ የአየር ሁኔታው ስራ መስራት አንችልም ቶሎ እንደክማለን እንዲሁም ደግሞ ሩቅ ቦታ በእግራችን መጓዝ አንችልም ማለት ነው። ምክንያቱም ያው የአየር ሁኔታው ሞቃታማ ስለሆነ ያው ሰውነታችን ሊቆሽሽ ይችላል ሊገማ ይችላል ማለት ነው። እና በዛ ምክንያት ያው የአየር ሁኔታው ሞቃታማ በሚሆን ሰዓት ያው እኛ ሩቅ ቦታ አንጓዝም ማለት ነው ስራ አንሰራም ማለት ነው። እና በዚህ ምክንያት ያው ይለያል የአየር ሁኔታው አንዳንዴ ደግሞ ያው በጋ የሚሆንበት ሰዓት አለ ትንሽ ሞቃታማ እንዲሁም ደግሞ ትንሽ ቀዝቃዛማ የሚሆንበት ሰዓት አለ እና በዛ ሰዓት የፈለግነውን ነገር ማድረግ እንችላለን ማለት ነው። ደስ የሚል የአየር ሁኔታ እንዲያውም ያው በጋ የሚባል ጊዜ ነው ወይነሰ አደጋ በጋ የሚባል አለ እና በጋ የሚባለው ጊዜ በጣም ደስ የሚል የአየር ሁኔታ አለው ማለት ነው። እና ጎንደር የአየር ሁኔታዋን በምናይ ሰዓት እኔ የተወለድኩበት ሀገር በጋ ነው የምትባል በጋ ናት የአየር ሁኔታዋን እና በጣም ደስ የሚል የአየር ሁኔታ የሙቀት መጠን ነው ያላት እና ለትንፋሽ ደስ ይላል ስንተነፍሰው ስናወጣው ደስ ይላል። እንዲሁም ደግሞ ስራዎችን ለመስራት በጣም ደስ ይላል ማለት ነው ያነቃቃል የአየር ሁኔታው እና። ያው እኔ የምወደው የአየር ሁኔታ በዚሁ አጋጣሚ ቀዝቃዛ የሆነ የአየር ሁኔታ እወዳለሁ። እንዲሁም ደግሞ በጋን እወዳለሁ በጋ የአየር ሁኔታ እወዳለሁ ማለት ነው በጣም ሞቃታማ ያልሆነ የአየር ሁኔታ እወዳለሁ። ሞቃታማ ከሆነ በጣም በረሃ የሆነ አካባቢዎች ሄዶ መኖር አሁን ይከብዳል ለምሳሌ ምክንያቱም በጣም ሞቃታማ ስለሆነ ህጽዋት የሌለበት ቦታ ነው። እጽዋት የማይኖርበት ቦታ ምንድነው እዛ ቦታ ላይ ዝናብ ስለማይዘንብ እና ቦታውን ምድረ በዳ ያደርገዋል ማለት ነው። እጽዋት ከሌለ ደግሞ ያው ካርቦንዳ ኦክሳይድ ስለሚኖር ሞቃታማ ይሆናል። ያው እንደዛ እንዳይሆን ያው አትክልት መትከል እና ውሃ እያጠጣን ማሳደግ ይገባናል ማለት ነው። አየሩን ቀዝቃዛ ለማድረግ እና ያው በዛ መልኩ ያው እኛ ያው ቀዝቃዛ አየር ሁኔታ መሳብ እንችላለን ማለት ነው። ያው አንዳንድ ቦታዎች ላይ ከኢትዮጵያ ውጪ ለምሳሌ ማነው ኢትዮጵያ ውስጥ ሆኖ ከጎንደር ከተማ ውጪ ብንመለከት ለምሳሌ አፋር አፋር አስመራ እንዲሁም ደግሞ ደግሞ ጅጅጋ አካባቢዎች በምንመለከት ሰዓት የአየር ሁኔታዎች የአየር ሁኔታቸው በጣም ሞቃታማ ነው ያስቸግራል ማለት ነው። በዛ ሰዓት ምንም አይነት ነገር ማድረግ ይከብዳል እና። ያው ዙሮ ዙሮ የአየር ሁኔታው አስቸጋሪ ስለሆነ አፋር ወይም ደግሞ እንደዚህ ቆላ አካባቢ ያለ ቦታ ሄዶ መኖር ይከብዳል ማለት ነው። የአየር ሁኔታው አስቸጋሪ ስለሆነ ማለት ነው። ያው ዙሮ ዙሮ ያው በዚህ አለ በዚህ እኔ የአየር ሁኔታው የሚመቸኝ ቀዝቃዛ የሆነ የአየር ሁኔታ ነው የሚመቸኝ እና። የዛሬው ደግሞ እንደ አጋጣሚ ሆኖ በጣም ቀዝቃዛ የሆነ የአየር ሁኔታ ነው የነበረው። በተለይ ከስምንት ሰዓት አንስቶ እስከ አሁን ያለንበት ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ያው ቀዝቃዛ ነበረ ማለት ነው። ያለ ተለምዶ እንጂ በብዛት የቀዝቃዛ የአየር ሁኔታ የምናገኘው ከ አስር ሰዓት እስከ ምሽቱ ማለት ነው። እስከ ምሽቱ ሌሊቱን ሙሉ ከአስር ሰዓት ጀምሮ ከሰአት ቀጥር ቀትር አስር ሰዓት አንስቶ ሌሊቱን ሙሉ ያአየር ሁኔታው በጣም እንትን ነበረ ማለት ነው። ቀዝቃዛ ይሆናል እና ሞቃታማ የሚሆነው ደግሞ ከሶስት ሰዓት አንስቶ እስከ አስር ሰዓት ባለው ጊዜ በጣም ወቃታማ የሚባል የአየር ሁኔታ ያጋጥማል ማለት ነው። እና በዛ ሁኔታ ብቻ የእየር ሁኔታ ይለያያል በየጊዜው ለማለት ነው። ያው አሁን ያለሁበት የአየር ሁኔታ ቀዝቃዛ ነው። እንዲሁም ደግሞ እጽዋቶች እየተራገቡ ነው ጥሩ የሆነ የአየር ሽታ እያገኘው ነው ያው ደስ ብሎኝ ነው ያለው ማለት ነው። አሁን ላይ ያው ማጋነን ባይሆንብኝም ማለት ነው። አሁን ላይ ምክንያቱም እየመሸም ስለሆነ ከዚህ በኋላ ደግሞ ከመሸ ደግሞ ቅድም እንዳልኩት የአየር ሁኔታው ቀዝቃዛ እየሆነ ነው የሚመጣ ማለት ነው። እንጂ እየሞቀ አይመጣም አሁን ለመሞቅ ስንት ሰዓት ያስፈልገዋል አሁን ከአስራ ሁለት ሰዓት በኋላ ሙቀት ይመጣል ማለት ነው። ከነጋ በኋላ ነው ሙቀትን የምናገኘው አሁን ላይ የአየር ሁኔታው በጣም ደስ የሚል የአየር ሁኔታ ነው። ያለው

በአደባባይ መናገር ትችላለህ በአደባባይ መናገር ብዙም ባይሆን በከፊል መልኩ በአደባባይ ወጥቼ መናገር እችላለሁ ማለት ነው ምክንያቱም ሰው ትንሽ ስለማፍር አንዳንዴ አፍራለሁ ሰውን በዛ ምክንያት ይኸው ይኸው በከፊል መልኩ በአደባባይ መናገር ይችላሉ ሙሉ ለሙሉ ግን ወጥቼ መናገር አልችልም ምክንያቱም ስለማፍር ማለት ነው። አንዳንድ ሰዎች አይታችሁ ከሆነ በአደባባይ መናገር የሚወዱ አሉ። በቃ ዝም ብሎ የሆነ መድረክ ሲያገኙ ወጣው ማይኩን ይዘው የተለያየ ነገር ማውራት የሚወዱ አሉ እና የተለያዩ ሰዎች ምንም ችግር የሌለባቸው ሰዎች አሉ ማለት ነው። እነዛ አይን አውጣ አይነት ሰዎች ናቸው። አይን አፋሮችን በምናይ ሰዓት ግን አይን አፋር የሚባል ሰው አብዛኛው ሰው ከሰው ጋር መገናኘት ፊት ለፊት እየተያየ መነጋገር ይከብደዋል ማለት ነው። እንኳን በአደባባይ መውጣት ይቅርና መድረክ ላይ ወጥቶ መናገር ይቅርና ያው እንትን ላይ ራሱ መናገር ያቅተዋል ከሰው ፊት ለፊት ከሰው ጋር እየተያየ አይን ላይን እየተያየ ፊት ለፊት መነጋገር ያቅተዋል ማለት ነው እና አይን አፋር ሰዎች እንደዚህ አይነት ነገር ያጋጥማቸዋል ብዬ አስባለሁ ማለት ነው። እኔ ግን ያው አይን አፋርም ነኝ አይን አውጣም ነኝ ብዬ በሁለቱ ከሁለቱም መሃል ያለው ሰው ነኝ ማለት ነው እና አንዳንዴ ግን ያው ነገሩ ግዴታ የሚያስገድድ ነገር ሲሆን ያው መድረክ ላይ ወይም አደባባይ ላይ ወጥቼ እናገራለሁ ማለት ነው። የፈለኩትን ነገር አወራለሁ የፈለኩትን ሀሳብ የእርዳታ ጥሪ ሊሆን ይችላል ለተለያየ ነገር ሊሆን ይችላል አደባባይ ላይ ወጥቼ በዚሁ መልኩ እንደዚህ አይነት ነገር ከሆነ ላወራ ልናገር እችላለሁ ማለት ነው። እ እንዲሁም ደግሞ አንዳንዴ ከአደባበይ ሰው ለሰው ስናወራ ደግሞ ማፍርበት ሰዓት አለ። ለምሳሌ ያ ሰው የተከበረ ሰው ከሆነ በእውቀት የሚበልጠኝ ከሆነ ፊቱን እያወራሁ መናገር ይከብደኛል ማለት ነው። በዚህን ጉዳይ አይናፋር ነኝ ማለት ነው። ሴቶች በብዛት አይናፋር ናቸው። ሴቶች አደባባይ ላይ ወጥተው መናገር ይከብዳቸዋል። ያም የሆነበት ምንድነው ተፈ ተፈጥሯቸው ነው ተፈጥሯቸው ሰ ሴቶች በብዛት ወንዶች በሚያያቸው ሰ ሰዓት የተለያየ ነገር ያስባል ማለት ነው። ይወቅሳቸዋል ይለክፋቸው ይችላል እና ሴቶች ደግሞ በዛ ሰዓት ስለሚሳቀቁ አደባባይ ላይ መውጣት አይችሉም ማለት ነው እና ከወጡ ደግሞ ያው ይሸማቀቃሉ ያፍራሉ ያም ቀርቶ ያው ሴቶች በብዛት አንዳንድ ሴቶች ፊት ለፊት እያዩ መናገር ይከብዳቸዋል። የወንድ ልጅን ፊት እያዩ ማውራት መናገር ይከብዳል ማለት ነው። ያ የሆነበት ያው የሴት ልጅ ተፈጥሮ ያው በተፈጥሮዋ የተቆጠበች ስለሆነች ማለት ነው እንደ ወንድ እ ቀና ብላ መመልከት አይሆንላትም እና ሴቶች ይለያሉ ማለት ነው። ህፃናቶችን በምንመጣ ሰዓት ደግሞ ህፃናቶች መድረክ ላይ ካወጣናቸው ያፍራሉ። በጣም ያፍራሉ። መድረክ ላይ መውጣት ያፍራሉ። ይሳቀቃሉ ህፃናቶች ማለት ነው አብዛኛው አንዳንዱ ህፃን ደግሞ የማያፍር አለ ዝም ብሎ ወጥቶ የሚቆም የሚመለከት አለ ማለት ነው እና ያ ስለሆነ ያው ትልቅም ህፃንም ይለያያል ማለት ነው። እ መድረክ ላይ ወጥቶ ለመናገር የው እድሜ ይገድባል ማለት ነው። ትላልቅ ሰዎች አይተን ከሆነ ትላልቅ ሰዎች መድረክ ላይ ወጠው የፈለጉትን ነገር መናገር ይወዳሉ። መመረቅ ይወዳሉ። እ ምክር ይወዳሉ ስለተለያዩ ነገራቶች መናገር ይወዳሉ ማለት ነው ማህበረሰቡን ለመጥቀም ስለሚፈልጉ ልጆቻቸውን ለመጥቀም ስለሚፈልጉ ያው መድረክ ላይ ወጠው አደባባይ ለይ ወጠው ትልቅ ምክር ይሰጣሉ ማለት ነው ሰውም ደግሞ በጥሞና ያዳምጣቸዋል እና ብቻ ያው በአደባባይ መናገር የሚችሉም የማይችሉም ሰዎች አሉ ማለት ነው። የማይችሉ ሰዎች በብዛት እ ያው ማስተካከል ያለባቸው ምንድነው ካልን መለማመድ አለባቸው። ለምሳሌ ግድግዳ ላይ ሊሆን ይችላል አሻንጉሊት ላይ ሊሆን ይችላል እንዲሁም ደግሞ ስልካቸው ላይ ሊሆን ይችላል የሰው ፎቶ በማምጣት እ ያው ፊት ለፊት እንደ እንደምትያይት በማድረግ አስቀምጦ ፊቱን ስልኩን አስቀምጦ ማውራት መለማመድ እንደዚህ አይነት ነገር መለማመድ አለበት እንዲሁም ደግሞ ህፃናቶችንም ሰብስቦ ያው መለማመድ ማለት ነው። እንደዚህ ደፋር ለመሆን ንግግር እ የው ህናቶችን ሰብስበን መለማመድ አለበት ብዬ አምናለሁ ማለት ነው። ይሄ አይን አፋሩ ወገኔ ማለት ነው አይነፋሩ ሰው እ አይናውጠው ደግሞ በጣም እ አይናውጣ ባይሆን። በጣም ከሰው ጋር እ መቀራረብ እነደዚህ እ አንድ ክብሩን ያጣ ነገር ባያደርግ ጥሩ ነው ብዬ አስባለሁ። እና ሁሌ አይን አውጣ መሆን ያስጠላል አንዳንዴ ምን መሆን ጥሩ ነው አይን አፋር መሆን አንዳንዴ ጥሩ ነው ምክንያቱም ሁሉም ሁሌ በአደባባይ መውራት እ ጥበብ ላይሆን ይችላል አንዳንዴ ያው እ በውስጥ መስመር ማውራት እ ጥሩ ስለሚሆን እና ያው በጣም ከልክ በላይ ባናደርገው። እ አይናፋርነታችንም ደግሞ ያው ከልክ በላይ አይናፋር ባንሆን ብዬ የው ምክሬን ላስተላልፍ እወዳለሁ። የው እኔን በተመለከተ ግን እኔ በአደባባይ መናገር ያው በከፊል መልኩ እችላለሁ ለማለት ነው አመሰግናለሁ።

ትንኞች በአካባቢዎ አሉ ትንኞች በአካባቢዬ የሉም እኔ አካባቢ ያሉ ትንኞች አንዳንድ የሚናደፉ የሆኑ ጉዳት ሊያደርሱ የሚችሉ ትንኞች አሉ ማለት ነው። እኔ ጋር በብዛት እነዚህ ሞስኪቶ የሚባሉ ደም የሚመጡ ትንኞች ማታ ማታ ያስቸግሩኛል ማለት ነው። በምተኛበት ሰዓት እየመጡ ደሜን እየመጠጡ ያስቸግሮኛል ማለት ነው። ቆዳዬን ምኔን እንዲበላሽ ያደርጋሉ። እና በእኔ አካባቢ ያሉ ብዙ አይነት ትንኞች አሉ። ሲቀጥል ደግሞ ከተንኝ በኋላ ደግሞ ምን አለ ዝምብ አለ ዝምብ ደግሞ አብዛኛው ጊዜ እኔ ጋር አለ ማለት ነው። ዝምብ አብዛኛው ጊዜ ቆሻሻ በሚሆን ሰዓት ዝምቦች መጥተው ሰውነቴን ይወሩታል። እና ዝንቦች ሁሌ የማይጠፉ የሆኑ ትንኞች ናቸው። ሲቀጥል ደግሞ እንደ ትንኝ የማየው ቱሃን ነው። ቱሃን በብዛት አይጠፋም። ሁሌ ቆሻሻ ከሆነ ልብሳችን እንዲሁም ደግሞ አልጋችን ቆሻሻ ከሆነ ላበታም ከሆነ ያው ትንኞች እንደ ጉንዳን አይነት እንዲሁም ደግሞ እንደ ቁንጫ እንደ ቅማል አይነት እንደ ቱሃን አይነት ትንኞች ወደ እኛ ይመጣሉ ማለት ነው። የዛን ጊዜ በሚመጡ ሰዓት ያው ሰውነታችንን እንዲያሳክከን ያደርጋሉ ማለት ነው። ታይፈስ የሚባል በሽታ ያመጡብናል። እና ትንኞች ቤት አካባቢ ነው የሚበዙት። ብለን በምንጠይቅ ሰዓት ትንኞች የሚበዙበት ቦታ አብዛኛው ጊዜ ሊበዙ የሚችሉ ቆሻሻ በሆነ ቦታ ቦታ ነው። ቆሻሻ የሆነ ቦታ የተለያየ ትንኞች አሉ። ለምሳሌ ከትንኞች ውስጥ ዝምብ አለ። እንዲሁም ደግሞ ሞስኪቶ አለ። ሌላ ደግሞ ትላትል የኮሶ ትል የምንላቸው ብዙ አይነት ትንኞች አሉ ማለት ነው። እና እነዛ ትንኞች ምንድነው? ዋና አላማቸው የሰውን ደም መምጠጥ ነው። የሰውን ቆዳ መምጠጥ ስለሆነ የኛን ቆዳን የሚመጡት ማለት ነው። እነዚህ ትንኞች እና እኛ መጠንቀቅ አለብን። በአካባቢያችን ያሉትን ትኞችን ማስወገድ ያለብን ነው ሁሉን ማለት ነው። እያንዳንዱን ንጽህናችንን መጠበቅ አለብን ልብሳችንን ቤታችንን ሁሉን ነገር ማጽዳት አለብን እና ማለት ነው ካላጸዳነው እኛ ነን የምንጎዳው። ለተለያየ በሽታ ስለምንጋለጥ ማጽዳት አለብን ማለት ነው። ቤታችንን እና በዚህ መልኩ መጠበቅ አለብን ከትንኞች ራሳችንን መጠበቅ አለብን ለማለት እወዳለሁ ማለት ነው። እና ሲቀጥል ደግሞ እንደ ትንኝ የዶሮ ትንኝ አለ። የእንስሳ ትንኝ አለ ማለት ነው። ለምሳሌ የዶሮ ትንኝ የዶሮ ቁንጫ የሚባል አለ እና የዶሮ ቅማል የሚባል አለ። እነሱ የሚያጠቁት ዶሮዎችን ነው። እንዲሁም ደግሞ ድመቶችን ውሾችን ነው አብዛኛው ጊዜ የሚያጠቁት ማለት ነው። የሚያጠቁበት ምክንያት ምንድነው? ያው ለቆሻሻ ቅርብ ስለሆኑ ዶሮዎች ወይም ውሻዎች ለቆሻሻ ቅርብ ስለሆኑ ለመሬት ቅርብ ስለሆኑ የዛን ጊዜ ትንኞች እንዲሁም ደግሞ ቅማሎች ቁንጫዎች ይሰቀሏቸዋል ማለት ነው። የዛን ጊዜ ያው ሰውነታቸው ላይ የማሳካክ ባህሪ እንዲያመጡ ያደርጋቸዋል ማለት ነው። እና ሰውነታቸውን ያካሉ ማለት ነው። ሁል ጊዜ ሰውነታቸውን የሚያኩበት ምክንያት ምንድነው? የሚያሳክካቸው ምክንያት ትልቁ ነገር ምንድነው? ያው የትንኝ ሁኔታ ማለት ነው ትንኝ ስላለ ሰውነታቸው ውስጥ ትንኝ ስላለ ሰውነታቸውን ያሳክካቸኃል ማለት ነው። በዛ ምክንያት ያው ትንኝ መፍራት አለብን። ለተለያየ በሽታ ያጋልጠናል ለተለያይ ለታይፈስ በሽታ። እንዲሁም ደግሞ ለቆዳ በሽታ ለአላርጂክ ለተለያዩ የቆዳ በሽቶች እንጋለጣለን ማለት ነው። እኛ ትንኝ በአካባቢያችን ካሉ ለማለት ነው። ያው የነበረ የቆይታ ያው እስከዚህ ነበረ ስለትንኝ ሀሳቤ ይሄ ነው። ሲቀጥል ደግሞ ከትነኝ ጋር በተያያዘ ከባድ የሆነ ትንኝ አለ ብዬ የማስበው የተለያዩ ትንኞች አሉ። ለማንኛውም አመሰግናለሁ።

የድርጅቱን ባህል ትወደዋለህ የድርጅት በዓል አለ። ለምሳሌ ክብረ በዓል የሚባል በአመት በአመት የሚከበር የሆነ እንደ አኒቨርሰሪ አይነት የድርጅቱ ማለት ነው። ድርጅቱ የተመሰረተበት የሆነ ቀን አለና ያን ቀን ያን ቀን አብዛኛውን ጊዜ እናከብረዋለን ማለት ነው። በአመት በአመት ነው ያ ቀን ተመልሶ የሚመጣ የሚመላለስ እና በዛ ሰዓት የተለያዩ ዝግጅቶች ይዘጋጃሉ ማለት ነው። ምግብ ይዘጋጃል እንደውም የተለያየ የሆነ ቁሳቁሶች ይዘጋጃሉ የተለያዩ የሆኑ መጠጦች ይዘጋጃሉ። እንደገናም ደግሞ ብዙ ባልደረቦቼ ይሰባሰባሉ ማለት ነው። ያን በዓል የድርጅቱን በዓል ለማክበር ማለት ነው። ሲቀጥል ደግሞ የድርጅቱን በዓል የምወድበት ዋና ምክንያቱ ምንድነው? በድርጅቱ ባህል ጊዜ ስራ የሚባል ነገር የለም እረፍት ላይ ሆነን ነው ባህሉን የምናከብረው ማለት ነው። እና የድርጅቱን ባህል በዚህ መልኩና መልኩ እናከብረዋለን ማለት ነው። አንዳንዴ ደግሞ ያው የድርጅቱን ባህል የምናከብረው ሩቅ ያሉ ሰዎችን ዘመዶቻችንን በመጥራት። ከእኛ ጋር ተካፋይ እንዲሆኑ በማድረግ ያው በዚህ መንገድ ጊዜውን እናሳልፈዋለን ማለት ነው። እና እንዲሁም ደግሞ የኛ ጓደኞቻችንንም ሊሆን ይችላል ልጆቻችንም ሊሆን ይችላል ወንድሞቻችንን እህቶቻችንን እያመጣነ ያው ተካፋይ እንዲሆኑ ከእኛ ጋር ምሳ አብረው እንዲበሉ እራት እንዲበሉ ምግብ እንዲበሉ እናደርጋለን ማለት ነው። ያን የምናደርግበት ምክንያት ምንድነው? ያው የድርጅቱን በዓል አብረን ስለምናከብረው እና ብቻ ያው ደስ ይላል ለማለት ነው። ጊዜው እስካሁን እጓጓላታለሁ እንዴት? አድርገን እንደምናሳልፈው የድርጅቱን በዓል አሁን በአመት በአመት አንዴ አንዴ ነው የሚመጣ ማለት ነው። የድርጅቱ በዓል እንደዛ ነው በአመት አንዴ አንዴ ምን እናደርጋለን? አኒቨርሰሪውን እናከብራለን ማለት ነው። የተመሰረተበትን የተመሰረተበትን ቀን ሲደርስ ከጠዋት አንስቶ እስከ ማታ በጉጉት እየጠበቅነ እየተዝናናነ እንውላለን ማለት ነው። እና በዚህ መልኩ ጊዜውን እናሳልፈዋለን ለማለት ነው። አብዛኛውን ጊዜ አይታችሁ ከሆነ አንዳንድ ድርጅቶች ባህላቸውን የድርጅቱ የተመሰረተበትን ቀን አያከብሩም። ለምን እንደሆነ አላውቅም። ምክንያቱም ያው አለቃቸው ከባድ ስለሆነ ሊሆን ይችላል እንዲሁም ደግሞ ያው እነሱም ስለማይፈልጉ ለሌላ ለወጭ ለመዳረግ ስላልፈለጉ ሊሆን ይችላል ማለት ነው። ሲቀጥል ደግሞ በሁለተኛ ደረጃ የማያከብሩበት ሁኔታ ደግሞ ያው የስራ ብዛት ሊሆን ይችላል ስራ ከበዛ ምንም አይነት የሆነ እንትን ክፍተት አይፈጠርም ማለት ነው። ሁልጊዜ ምንድነው? የሚደረገው ስራ እንዲሰሩ ነው የሚደረገው? ስራ እንዲሰሩ ይደረጋል ከዛ ባህል የሚባል ነገር እንዳይኖር ይደረጋል ማለት ነው። በዛ መልኩ ያው የድርጅቱን ባህል ያው በዚህ መልኩ እናከብራለን ለማለት ነው። እና ብቻ ዙሮ ዙሮ ያው የኛ እናከብራለን እኛ የድርጅታችንን ባህል እናከብራለን በደንብ ነው። የምንወደው እንዲያውም የድርጅቱን ባህል በደንብ አድርጌ ነው የምወደውን የማንኛውንም ነገር ሲሆን ያም የሚያቀርቡትን ነገር አቀራረባቸውን እንዲሁም ደግሞ ባልደረቦቼን አለቃዬን የምንሰራውን ስራ ሁሉን በደንብ አድርጌ ነው። የምወደው። የማይወደው ደግሞ አንዳንድ ሰው አለ። ለምሳሌ የድርጅቱን ባህል የማይወደው የራይ የገዛ የራሱን ድርጅት የማይወደው አለ። ለምሳሌ ትንሽ ደሞዝ የሚከፈለው ካለ እንዲሁም ደግሞ ከባልደረቦች ጋር የሚጣላ ሰጣ ገባ ውስጥ የሚገባ ሰው ካለ ያው የድርጅቱን ባህል አይወደውማ ምክንያቱም ድርጅቱን እንዲህ እንዲከስር እንዲወድቅ ነው። የሚፈልግ እና ብቻ እኛ ደስተኛ የሆነ ድርጅት ውስጥ ነው እየኖርን ያለነ ብዬ አስባለሁ ማለት ነው። እና እኛ ባልደረቦቼን ስለ ባልደረቦቼ ስነግራችሁ ባልደረቦቼ ወንድም አለ ሴትም አለ። እንዲሁም ደግሞ ሽማግሌዎች አሉ እዛ ውስጥ ወጣቶች አሉ። እዛ ድርጅቴ ውስጥ ማለት ነው ባልደረቦቼ ውስጥ እና በጣም ደስ የሚል ጊዜ ነው አብረን እያሳለፍን ያለነ ተቻችለን ተከባብረን ነው። በአንድ ላይ የምንኖረው እና ብቻ ያው ደስ የሚል ባህል ነው ያላቸው ለማለት ነው። እና ያው ጊዜው ሲደርስ እኔ ሁልጊዜ አከብራለሁ ከጓደኞቼ ጋር ከቤተሰቦቼን በመሰብሰብ ያው በመኸድ እዛ ባህል ላይ በመታደም የተለያዩ አይነት ቁሳቁሶችን እንወስዳለን ማለት ነው። በተለይ ኬክ ይዘጋጀል። ኬክ ከተዘጋጀ በኋላ ያን ኬክ ቆራርስን ያው እየተጎራረስነ እንዲሁም ደግሞ ፊታችን ላይ እየተቀባባነ ምናምን ነገር እንደ ህፃን ልጅ እንውላለን ማለት ነው። በቃ ዋናው ምንድነው? ዋናው የታሰበበት ዋናው ነገሩ እኛ ደስተኛ ለመሆን እስከመሆን ድረስ ይኸው በደስታ ደስ የሚለንን ነገር በድርጅቱ ባህል ጊዜ በድርጅቱ አመት ባህል ጊዜ ደስ የሚለን ነገር እያረግነ ቀኑን እናሳልፈዋለን ማለት ነው። ብቻ ያው ደስ ይላል የማይጠገብ የማይረሳ የሆነ የድርጅት ጊዜ ነው የምናሳልፍ እና በጣም አድርጌ ነው የምወደው ለማለት ነው። አመሰግናለሁ።